መስመር ላይ ዜና አላነብም ወይም ደግሞ ዜና በመስመር ላይ አላነብንም። ምክንያቱም መስመር ላይ ሲኬድ በጣም ጥንቃቄ ማድረግ አለብኝ። ዜና እያነበብኩኝ የሚሄድ ከሆነ የመኪና አደጋ ሊያጋጥመኝ ይችላል። የተለያዩ አደጋዎች ሊያጋጥመኝ ይችላሉ ምክንያቱም። መንገድ ላይ በተለይ በኢትዮጵያ መንገድ ላይ ስንሄድ ከሰው ጋር ልንገጭ ሁላ እንችላለን። መንገድ ውስብስብ ነው። እንዳደጉ ሀገሮች መስመሩ የሰው ለብቻ የመኪና ለብቻ የ ሳይክል ለብቻ ይሄ የዚህ አይነት እንትን መንገድ የለም። የሰውም የመኪናም የሁሉም ተመሳሳይ ነው። ከዛ አንፃር መንገድ ላይ ስንሄድ በጣም ጥንቃቄ ማድረግ አለብን። ጥንቃቄ የማናደርግ ከሆነ ሌላ መረጃ እያየን የምንሄድ ከሆነ ከሰው ጋር ልንገጥ እንችላለን። ከመኪና ካልንገጥ እንችላለን። ስለዚህ ከዚህ ጥንቃቄ አንፃር ጉዳት ለመቀነስ መንገድ ላይ ዜና ማንበብ ወይም ደግሞ መስመር ላይ ዜና ማንበብ አልፈልግም። ሌላው ደግሞ መንገድ ላይ ስሄድ ብዙ ጊዜ ወይም መስመር ላይ ስሄድ ከራሴ ጋር መሆን ብቻ ነው የምፈልገው። ምክንያቱም ቤት ውስጥ ከቤተሰብቼ ከባለቤቴ ጋር ጨዋታ ብዙ ውይይት ስላለን ከራስህ የምሆንበት ጊዜ አላገኘም። ወደ ስራ ቦታ ስሄድ ወደ ስራ ቦታ ስገባ ከራሴ ጋር የምሆንበት ጊዜ አላገኝም። መስመር ላይ ሲሄድ ግን ከራሴና ከራሴ ጋር ብቻ ሆኜ ስለራሴ እያሰብኩኝ ወደፊት ምን መሆን እንደምፈልግ ከራሴ ጋር እየተወያየሁ ራሴን መስዬ ነው የምሄደው። ለዛ ራሴን የማይበት ራሴን ከራሴ ጋር የማወራበት ጊዜ ነው። መስመር ላይ ስሄድ ማለት ነው። ይሄን ነው ማድረግ የምፈልገው በጣም አስፈላጊ ሆኖ ካገኘሁት ደግሞ መስመር ላይ ሲሄድ ሙዚቃ እሰማለሁ። የተለያዩ ዜናም ልሰማ እችላለሁ በኤርፎን እንጂ እኔ ራሴ ዜና በመስመር ላይ አላነብም። እኔ ነው ደግሞ የዜና ትሰጠውም የለኝም ማለት የዜና አንባቢነት የዜና ክፍህሎቱ የለኝም። በተፈጥሮ ለ ለዜና አንባቢነት ወይም ደግሞ የድምጽ ራሱ ወሳኝ ነው ዜና ለማንበብ የምናወጣው ድምጽ እና በተፈጥሮ የሚሰጠን ክህሎትም ወሳኝ ነው እኔ ያ ክህሎት የለኝም። እና ዜና ማንበብ ብዙ አልወድም። መስመር ለዜና መስማት ትንሽ ይሻለኛል። ከዛ ውጪ ግን ዜና መስመር መስራት ያን ያህል ፍላጎቱም የለኝም። የሚሄድበትም መስመር ደግሞ ይሄ ነጻነት የለውም ሰው የሚበዛበት መንገዱ ያለየለት ነው። የመኪና ለብቻ የእግረኛ ለብቻ ተብሎ የወጣለት መስመር አይደለም። እና ከዛ አንፃር መንገድ ላይ ሲሄድ ከራሴ ጋር ያወራው ራሴ ጋር ያሰላሰልኩኝ ምን እንደምፈልግ። በቀጣይ ምን ማድረግ እንዳለብኝ የቀጣይ የኔ እቅድ ምን እንደሆነ እሱን እያሰብኩ ነው። መሄድ የምፈልገው ደግሞ ከዛ ባለፈ በጣም አስፈላጊ ከሆነ ዘፈን ወይም መዝሙር በኤርፎን እየሰማው ነው የሚሄደው እንጂ። ዜና በመስመር ላይ በፍጹም አላነብም። በፍጹም አላነበምም አላነብም ምክንያቱም ከእኔ ክህሎት ጋር የሚገናኝ አይደለም። ከመንገድ አለመመቻቻትን በተጨማሪ ከመንገዱ ጋር በተያያዘ ያለው ጭንቅንቅም እንዳለ ሆኖ ግን ዜና ደግሞ ከእኔ ክህሎት ጋር አይገናኝም። ምክንያቱም ጋዜጠኝነት የራሱ የሆነ መስፈርት ይጠይቃል ተሰጥኦም ይጠይቃል። ስለዚህ እኔ ብዙም ፍላጎቱ የለኝም። የዜና የማንበብም ተሰጥኦም ፍላጎትም ስለሌለኝ ጭራሽ አስቤውልኝ አላውቅም። ዜና በመስመር ላይ ማንበብ አስቤውም አላውቅም ዜና አንባቤም የምሆነው ህልሙ ስለሌለኝ አይመጣልኝም። ሁላ ሌላ እቅድ ሌላ ስራን ማከናገል ነውና። ከዚህ አንፃር ዜና በመስመር ላይ አንብቤ አላውቅም አላነብም። አስቤውም ሰምቼውም አላውቅም። ምንም ጽኑ ፈላጎቱም የለኝም ዜና የማንበብም ፍላጎቱም ስለሌለኝ በፍጹም አንብቤ አላውቅም። መስመር ላይ ዜና ማንበብ አይመችም ምንም ትርጉሙ ጥቅሙም አይገባኝም የዜና አንባቢነት ክህሎቱም ስለሌለኝ ማለት ነው። ከዛ አንፃር መስበር ላይ ዜና አላነበም

የመንገዴ ስም እዛው አውራጎዳናዎች አሉ። በኢትዮጵያ የመንገድ ስራ ክንውን በብዛት የሚያከናውነው አውራ ጎዳና ይባላል። እና ብዙ መንገዶች ብዙ ጎዳናዎች የራሳቸው ስም አላቸው። ይሄ ጎዳና ስም እንደየ አካባቢው ሁኔታ አስተዋጽኦ ባደረጉ ለሀገር ጉዳይ አስተዋጽኦ ባደረጉ ሰዎች ስም ይሰየማል። በተለያየ አካባቢ እንደየ አካባቢው አንዳንድ ጎዳናዎች በስፖርቱ አለም ለኢትዮጵያ አስተዋጽኦ ያበረከቱ ሰዎች አሉ በእነሱ ሰው ይሰየማል። አንዳንድ ጎዳናዎች ደግሞ እንደ ሀገር ለሀገር ውለታ በዋሉ ሰዎች ለሀገር ዋጋ በከፈሉ ሰዎች ሰው ይሰየማል። አንዳንዱ ደግሞ በትምህርት አለም ለአንድ ማህበረሰብ አካባቢ ባገለገሉ ሰዎች ወይም በትምህርት ትምህርት እንዲዳረስ ለሁሉም እንዲዳረስ ለዛ ኮሚኒቲ ወይም ለዛ ማህበረሰብ አስተዋጽኦ ላደረጉ ወይም ላደረጉ ሰዎች ስያሜ ይሰየማል እና የመንገድ ስያሜ? ይከናወናል በብዙ ቦታ የተለመደ ነው እኔም አካባቢ የኔን ጎዳናም ብዙ ስያሜዎች አሉት። ለምሳሌ አንዱ ስያሜ ኃይለስላሴ ጎዳና በነገስታት ለዚች ሀገር አስተዋጽኦ ያደረጉ ንጉስ በመሆናቸው ኃይለስላሴ ጎዳና ነው የሚባል አለ። በሩጫው አለም ደግሞ ለዚች ሀገር አስተዋጽኦ ያደረጉ ሰዎች ስላሉ ሃይሌ ገብረስላሴ ጎዳና የሚባል አለ። ይሄ ጎዳና ወይም ይሄ መንገድ በሃይለ ገብረስላሴ ስም ተሰይሟል ምክንያቱም ኃይሌ ገብረስላሴ በሩጫው አለም የራሱን አስተዋጽኦ አድርጓል ለዚች ሀገር። ስለዚህ ይሄን በማበርከቱ ጎዳና ተሰይሞለታል የጎዳና ወይም የመንገዱ ስም ደግሞ ሃይሌ ገብረሰላሴ ጎዳና ይባላል ማለት ነው። ሌላኛው ደግሞ የጎዳና ስም በሪሶ ዱከሌ ጎዳና ይባላል በሪስ ዱከሌ ጎዳና ማለት ይሄ በትምህርት አለም ለዛ አካባቢ ወይም ለዛ ማህበረሰብ ትምህርት እንዲደረስ የራሱን አስተዋጽኦ ያደረገ ታላቅ ሰው ነው። በሬሶ ዱከሌ እና ያ ጎዳና ያ አደባባይ ያ መንገድ በሱ ስም ተሰይሟል ማለት ነው። በሱ ስም ተሰይሟል ይሄም አስተዋጽኦ ስላደረገ ያ ሰው ለማስታወሻነት እንዲሆን ማህበረሰቡ ስሙን እንዳይረሳው እንደማስታወሻው ተደርጎ ጎዳና ተሰይሞለታ። ሌላኛው ደግሞ ሸዋ በር ጎዳና የሚባል አለ ሸዋ በር ጎዳና የሚባል አለ ሸዋ በር ጎዳና ደግሞ የኢትዮጵያ መንገዶች ባለስልጣን አውራ ጎዳና የፈራው መንገድ ነው አውራ ጎዳና በደርግ ጊዜ የመንገዶች ባለስልጣን የነበረ ትልቅ ድርጅት ነው ያንን ደግሞ መንገድ በማሰራት መንገ፣ እንዲጠናቀቅ ክትትል እና፣ ግምገማ በማድረግ የሚያከናውን ቢሮ ነው። አውራ ጎዳና ማለት እና በዚህ ጎዳናዎች አሉ እኔ የማውቃቸው እኔ የማልፍባቸው የሚሄድባቸው ብዙ ጎዳናዎች አሉ። ወይም ብዙ መንገድ አለ ብዙ መንገድ በተለያዩ ሰዎች የተሰየሙ። መንገዶች አሉ ለምሳሌ ሚኒሊክ ጎዳና ወይም ሚኒሊክ መንገድ የሚባል አለ። በንጉስ ሚኒሊክ ስም የተሰየመ መንገድ አለ። ከዛ ውጪ ደግሞ ቀነኒሳ በቀለ ጎዳና ይባላል ወይም ቀናንሳ በቀለ መንገድ ማለት ነው ጎዳና ማለት በቀነንሳ በቀለ የተሰየመ ጎዳና አለ። ከዛ ውጪ ደግሞ ሀጫሉ ሁንዴሳ መንገድ አለ። ትልቅ ድልድይ ነው ያድልይ ደግሞ በሀጫሉ ሁንዴሳ ስም የተሰየመ ሀጫሉን ለማስታወስ የተሰየመ ስያሜ ነው። ይሄ ሁሉ አስተዋጽኦ ላደረጉ ለዚች ሀገር አስተዋጽኦ ባደረጉ ሰዎች ስም የሚሰየሙ ጎዳናዎች ወይ መንገዶች አሉ እነዚህ መንገዶች በደንብ አውቃቸዋለ። እንደየስ እንደየ አገልግሎታቸው አንድ ሰው ለዚች ሀገር እንዳበረከተው አስተዋጽኦ መጠን ብዙ ጎዳናዎችን ብዙ ቦታውን ስያሜ ይሰጡበታል። ከዛ አንፃር የመንገዴን ስም አውቃለሁ። የሚሰጡትን የጎዳና ስም አውቃለሁኝ። እና ብዙ የመንገድ ስም አውቃለሁ። እንደ እኛ አካባቢ ሁኔታ ማለት ነው።

እኔ ጥላም ወይም ፀሀይም የምመርጥበት ጊዜ አለ ተቀያያሪ ነው እንደየሁኔታው ይወሰናል ወይም ደግሞ እንደየወቅቱ ይወሰናል። ለምሳሌ አንዳንድ ጊዜ ጥላ የምፈልግበት ጊዜ አለ አንዳንዴ ደግሞ ፀሀይ የምፈልግበት ጊዜ አለ። ፀሀይ አልፈለግም ወይም ደግሞ ጥላ አልፈለግም ብዬ ከሁለቱ አንዱን ነጥዬ ማየት አልችልም። እንደየወቅቱ እንደየሁኔታው ይቀያየራሉ ለምሳሌ የወቅቶች መቀያየር ከአየር ንብረት ጋር ተዳምሮ የሚመጣ ለውጥ አለ ወይም ፍላጎት አለ። ለምሳሌ በጋ ላይ ፀሀይ በጣም ይሰለቸኛል። ፀሀይ በጣም ሰለ ሚበዛ ስልችት ነው የሚለኝ ያደከመኛል ያጠቁረኛል። በቃ ሰውነቴን ሁሉ ያደክመዋል። ፀሀይ ስለሚበዛ ነው ግን ፀሀይ ስለ ማል ሰለማልፈልግ አይደለም። ግን ፀሀይ ስለሚበዛ ነው። ለምሳሌ በኢትዮጵያ በወቅቶች አቆጣጠር ክረምት አለ በጋ አለ ጸደይ አለ መከራ አለ አራት ወቅቶች አሉ። በእነዚህ ወቅቶች ውስጥ ይህ ፀሀይ አይነቱ ወይም ደግሞ የፀሀይ ሚወጣበት ጥንካሬው የተለያዩ ናቸው። በክረምት በበጋ በመከርና በጸደይ የተለያየ ነው። ለምሳሌ በጋ ላይ ምንም አይነት ዝናብ የለም ምንም አይነት እርጥበት የለም ደረቅ ነው ፀሀይ ብቻ ነው። ያን ጊዜ ጥላ ያምረኛል ጥላ እፈልጋለሁኝ ምክንያቱም ፀሀዩ በጣም ይበረታል። በጣም ያቃጥላል መጠለያ እፈልጋለሁ ጥላ እፈልጋለሁ። እና በበጋ ጊዜ ጥላ አፈልጋለሁኝ ምክንያቱም ፀሀዩ ከልክ ያለፈ ከመጠን ያለፈ ጥንካሬ ስላለው ማለት ነው ሰውነቴን ያጠቁረዋል። ያደክመዋል ስራ መስራት አልችልም ድካም ድካም ይሰማኛል። ፀሀዩ ከመጠን በላይ ስለበዛ ማለት ነው። አንዱ ፀሀይ የማልመርጥበት ወቅት በጋ ወቅት ነው። ደግሞ በክረምት ወቅት ምንም አይነት ፀሀይ የለም ዝናብ በረዶ ብርድ ብቻ ነው ያን ጊዜ ደግሞ ፀሀይ እመርጣለሁ። ለዛ ነው እንደየወቅቱ ይቀያየራል የጥላና ፀሀይ የምመርጥበት እንደየጊዜው ይለያያል እንጂ ፀሀይ አልፈልግም ወይም ጥላ ብቻ ነው ምፈልገው የምልበት ጊዜ የለም። እንደየወቅቱ ይቀያየራል። ያ ማለት አሁን እንዳልኩት ነው ለምሳሌ ክረምት ላይ ምንም አይነት ፀሀይ የለም ዝናብ ሁልጊዜ ይዘምባል ጎርፍ አለ ብርድ አለ። ያኔ ፀሀይ እመርጣለሁ። ምክንያቱም ከጠዋቱ እስከ ምሽት እስከ ለሊቱ ድረስ ዝናብና ብርድ ነው። እና በዚህ ሰዓት የምመርጠው ፀሀይ ነው። ሌላው ደግሞ የ ምንድነው? የ መከር ወቅት ሚባል አለ። የመከር ወቅት ጊዜ ፀሀይም ቀዝቀዝ ትላለች ብዙ አቃጠለም ብዙ አትሞቅም። ያን ጊዜ ደግሞ በንጽጽራዊነት ሁለቱ ያስፈልጋሉ። ጥላም ፀሀይም ያስፈልጋል። ምክንያቱም መከር ላይ ይሄ ፀሀዩ ጥንካሬ እቀነሰ እቀነሰ እቀነሰ ወደ ክረምት እየተጠጋ ስለሆነ። የፀሀዩ ጥንካሬ እቀነሰ እቀነሰ ስለሆነ። በጋ ላይ እንዳለው የፀሀይ ጥንካሬ አይደለም መጠኗ እየቀነሰ ይመጣል። ምክንያቱም ወደ ክረምት እየተጠጋን የሚሄደው በመከር ወቅት ጊዜ ለዛ የፀሀዩ ጥንካሬ ብዙ አይደለም ብዙም አይጎዳም። ያን ጊዜ ሁለቱም ይመቸኛል ጥላም ፀሀይም ይመቸኛል ያን ጊዜ ማለት ነው። ከዛ በጸደይ ወቅት ደግሞ አሁንም ወደ ክረምት እየቀረብን ስለሆነ እየቀረብን በሚሆንበት ጊዜ የፀሀይዋ ጉዳት ብዙም ስላልሆነ ተመጣጣኝ ነው። ፀሀይ የምታቃጥልበት ፍጥነት ተመጣጣኝ ነው ምክንያቱም ከአንድ ወር ምናምን በኋላ ወደ ክረምት እንገባለን። ያን ጊዜም ብዙም ፀሀዩም ጥላውም ሁለቱም ይመቸኛል ምክንያቱም የፀሀዩም ጥንካሬ ትንሽ ነው ጥላም ቢኖር ብዙ አይከብድም ሰው ሁለቱም ቢኖሩ ጥሩ ነው። ሁለቱም ብዙ አይጎዳም በጸደይ ወቅት ግን ፀሀይ የምጠላበት ጊዜ ጥላ የምፈልግበት ጊዜ የበጋ ወቅት ነው። ፀሀይ ደሞ የምፈልግበት ጥላ የምጠላበት ወይም ጥላ የማልፈልግበት ቀን ደግሞ የክረምት ወቅት ነው። ምክንያቱም በበጋ ወቅት ፀሀይ ትበዛለች ጥላ የሚባል የለም ዝናብ የለም ደረቅ ነው ያን ጊዜ ጥላ ያምረኛል ጥላ እመርጣለሁኝ። በከረምት ወቅት ግን ዝናብ ነው በረዶን ምንም ፀሀይ የለም ያን ጊዜ ፀሀይ ደግሞ ያምረኛልና ፀሀይ እመርጣለሁኝና እንደየወቅቱ ይለያያል። ይሄ ብቻ የሚባል ጊዜ የለውም እንደየወቅቱ ይቀያየራል ከወቅቱ ጋር ነው። የጥላና የፀሀይ

መብራት ሲቆራረጥ የማደርጋቸው ድርጊቶች ብዙ አይነት ናቸው እንደየ ሁኔታው ይገለጻል። ለምሳሌ ቴሌቪዥን እያየሁ ከሆነ ኮምፒውተር እያየሁ ከሆነ መብራት ሲጠፋ ኮምፒውተሩንም ስልኬንም አጠፋለሁ። ኮምፒውተሩን ከቻርጅ ላይ እነቅላለሁ። ቴሌቪዥን ደግሞ ነቃቀዬ ቻረጀሩን ወይም ደግሞ ማከፋፈያውን ለብቻ አስቀምጣለሁ ማለት ነው። ምክንያቱም መብራቱ ሲመጣ ሀይል ጨምሮ ሊመጣ ስለሚችል እቃዎችን እንዳያቃጥልብኝ ማለት ነው። ፍሪጅ እነቅላለሁ ቴሌቪዥን እነቅላለሁ ኮምፒውተር እነቅላለሁ። ምክንያቱም አንዳንድ ጊዜ በተለይ በኢትዮጵያ መብራት ሲጠፋና ሲመጣ ሀይሉ እየተቀያየረ እየበዛና እየቀነሰ ነው ሚመጣው። ስለዚህ እነዚህን አደርጋለሁ። ከዚያ ውጪ ደግሞ ለምሳሌ መብራት ከመጥፋቱ በፊት ኮምፒውተር ላይ እየሰራሁ ከሆነ ልክ መብራት ሲጠፋ ጊዜዬን ላለማባከን ወደ ሌላ ስራ እገባለሁ። መብራት የማይፈልጉ ስራዎች አሉ እነሱን ስራዎች እሰራለሁ ማለት ነው። ብዙ ጊዜ ግን ቤት ሆኜ ቤት ሆኜ መብራት ከጠፋ ቀጥዬ የማደርገው ስራ ማንበብ ነው። ስራዎቼ ሁለት አይነት ናቸው መብራት መኖርን የሚፈልጉና መብራት መኖርን የማይፈልጉ ናቸው። ስለዚህ መብራት መኖርን የማይፈልጉ ከሆነ መብራት ቢጠፋም ባይጠፋም ምንም ችግር የለውም ስራዬን እቀጥላለሁ። ግን እየሰራሁ የነበረው ስራ መብራት የሚፈልጉ ከሆነ መብራት ሲጠፋ እየሰራሁ የነበረውን ስራ አቆምና ወደ ሌላ ስራ መብራት ወደማይፈልግ ስራ እገባለሁ ምክንያቱም ጊዜን ላለማባከን ነው። መብራት እስከሚመጣ አነባለሁ ስልኬ ላይ ጌም እጫወታለሁ። የተለያየ ስራ እሰራለሁ እንደየ ስራው አንገብጋቢነት እየመረጥኩኝ ማለት ነው። ስለዚህ ብዙ ጊዜ ቤት ውስጥ ከሆንኩኝ ቅድም እንዳልኩት መብራት ሲመጣ ሀይል ጨምሮ ሊመጣ ስለሚችል በመብራት ምክንያት ሊቃጠሉ የሚችሉ ንብረቶችን ከሶኬት ላይ እነቅላለሁ። ያን በማድረግ መብራት እስከሚመጣ እጠብቃለሁ። ስራን በተመለከተ ግን መብራት በሚጠፋበት ጊዜ የምሰራው እንደየ ሁኔታው ነው። ቅድም እንዳልኩት ማንበብ ከሆነ እየሰራሁኝ ወይም እያነበብኩኝ ከሆነ መብራት የጠፋው ከማንበብ ጋር ስለማይገናኝ ማንበቤን እቀጥላለሁ። ግን መብራት የጠፋው ደግሞ ኮምፒውተር ላይ እየሰራሁ ከነበረ መብራት እስከሚመጣ ድረስ ጊዜን ለመቆጠብ ሌላ ስራ እሰራለሁ። መብራት መኖርን የማይፈልጉ ስራዎች አሉ ለምሳሌ ማንበብ። ሌላ ደግሞ የተለያዩ የእጅ ስራዎች መስራት። የተለያዩ እንቅስቃሴዎችን ማድረግ መብራት የሚፈልጉ ስራዎች አይደሉም ከዚ አንፃር መብራት የማይፈልጉ ስራዎችን አከናውናለሁ ማለት ነው። ከዚያ መብራት ሲመጣ ደግሞ መጀመሪያ ወደነበረው ስራ እመለሳለሁ። ለምሳሌ ትላንትና ምንድን ነው ያጋጠመኝ? መብራትን ከመግብራት ጋር በተገናኘ ምንድን ነው ያጋጠመኝ? ኮምፒውተር ላይ እየሰራሁ ነበረ። የውጪ የትምህርት እድል እየሞከርኩኝ ነበረ። እናም መብራት ጠፋ። መብራት ሲጠፋ ተቋረጠ ምንም ማድረግ አልችልም ኢንተርኔትም ጠፋ ተቋረጠ ማለት ነው። ከዚያ ምንድን ነው ያደረኩት? መብራት እስከሚመጣ ሌላ ስራ ምንድን ነው ሳዘጋጀ የነበረው? ለ ቃለ መጠየቁ እንዴት ነው መዘጋጀት ያለብኝ የሚለውን ወረቀት ላይ ጻፍኩኝ እና በራሴ በቃል እየተለማመድኩኝ ነበር። ቤት ውስጥ በሬን ቆልፌ ለቃለ መጠይቁ ዝግጅት እያደረኩኝ ምን አይነት ጥያቄዎች ሊጠየቁ ይችላሉ እያልኩ ዝግጅት እያደረኩኝ ነበር። ከዚያ መብራት ተመልሶ መጣ። ዝግጅት አድርጌ ስለነበረ መጀመሪያ የነበረው ላይ ተመልሼ ገባሁኝና የትምህርት እድሌን መሙላት ጀመርኩኝ ማለት ነው። አንዳንዴ እንደዚህ አይነት ሁኔታዎች ያጋጥሙኛል። ስለዚህ እንደየ ሁኔታው እንደየ አግባቡ የምሰራው ስራ ላይ ይመረኮዛል ማለት ነው። እና አንዳንድ ስራዎች መብራት መኖርን የሚጠብቁ ከሆነ እስከሚመጣ ድረስ እጠብቅና ሲመጣ መብራት ሲመጣ ስራዬን እቀጥላለሁ። ከዚያ መብራት በሚጠፋበት ጊዜ ደግሞ መብራት መኖርን የማይፈልጉ ስራዎች ስላሉ እነሱን ስራዎች በማከናወን መብራት አስከሚመጣ እጠብቃለሁ ማለት ነው። እንጂ መብራት ሲጠፋ የምተወው መብራት ሲመጣ የምሰራው ስራ የለም መብራት በሌለበት የሚሰሩ ስራዎች ስላሉ ማለት ነው። ጊዜ ለመቆጠብ

ከልጅነቴ ጀምሮ የምዘክረው ሃይማኖታዊ ጉዳዮችን ነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ወይም ኦርቶዶክስ እምነት ተከታይ ነኝ። ከልጅነቴ ጀምሮ የማስባቸው የምዘክራቸው ቅዱሳንን ነው። ምክንያቱም ቅዱሳን ወይም ደግሞ ጻድቃን ለእኛ የሚሰጡት በረከት አለ። ለእኛ የሚሰጡት በረከት አለ። ሃይማኖታዊ በረከት ጽድቅ ተስፋ እውነት እነዚህን ነገሮች ሁሉ ስለሚያጎናጽፉን የማስታውሳቸው ቅዱሳንን ነው። ለምሳሌ ቅዱስ ጊዮርጊስ ስለ ክርስቶስ የከፈለው መስዋዕትነት ጊዮርጊስ በተሰዋበት ቀን በየወሩ ዘክረዋል ነው በየወሩ አስታውሰዋለሁ። ቅዱስ ሚካኤል በየወሩ ዘክረዋለሁ ምክንያቱም እግዚአብሔር ሰውን ከሚጠብቅበት አንዱ መጠበቂያ ሰራዊት መላእክት ናቸው። መላእክት ናቸው በአለማዊ መንግስታት ወይም ነገስታት ሀገራቸውን የሚጠብቁት በወታደር ነው። ወይም የሚያስተዳድሩትን ህዝብ የሚጠብቁት በወታደር ነው። በሰማያዊ ስርዓት ግን በመንፈሳዊ አለም ግን ሰዎችን የሚጠብቀው እግዚአብሔር የሚጠብቀው ወይም የሚያድነው መላእክትን በመላክ ነው። አንዱ የመላእክት ስራ ሰዎችን መጠበቅ ነው። እና የሚጠብቁኝ መላእክት ስለሆኑ ከመላእክት አንዱ ሚካኤልን በየሆኑ እዘግራለሁ ከልጅነቴ ጀምሮ የምዘክረው የመላእክት ዝክር አለ። የቅዱሳን ዝክር አለ። ከቅዱሳኖች ለምሳሌ ቅዱስ ጊዮርጊስ ስለ ክርስቶስ የከፈለው መስዋዕትነት በማሰብ ጻድቃንን ሳስብ ለክርስቶስ የከፈሉትን መስዋዕትነት ሳስብ ምን ያህል ክርስትና እውነት እንደሆነ ያሳምነኛል። ምክንያቱም ክርስትና ተግባራዊ ነው። ክርስትና የሚኖር ኑሮ ነው። ክርስትና ህይወት ነው። ክርስትና ከመቃብር ጀርባ ያለ እውነታ ነው። ከሞት በኋለ የሚመጣ ህይወት ነው። ይሄን ሁሉ የሚያሳይን ቅዱሳን ናቸው። ቅዱሳንን ደግሞ እዘክራቸዋለሁ አስባቸዋለሁ። ከቅዱሳን በረከት ለመካፈል ከቅዱሳን ጸጋ ለመቀበል የቅዱሳንን ህይወት ለመከተል ቅዱሳንን መዘከር ግዴታ ነው። ስለዚህ እኔ አንድ እንደ ሃይማኖታዊ እንደ ሃይማኖተኛ ሰው ሃይማኖቱን እንደሚወድ ሰው ቤተክርስቲያን የምታከናውኗን ተግባር በሙሉ በእምነትና በዝክር አከናውናለሁ። በዝክር አከናውናለሁ። ከልጅነቴ ጀምሮ የምዘክረው ነገር ሃይማኖታዊ ነገር ነው። ሃይማኖታዊ ነገር ነው የምዘክረው ነገር ምክንያቱም ከሃይማኖት ውጪ ዝክሬ የምዘክርለት ምንም አይነት ነገር የለም። ሌላው አለማዊ ነው ጠፌ ነው። ከሞት በኋላ ምንም የማይመለከተው ከሞት በኋላ ላለኝ ህይወት አስተዋጽኦ የሌለው ነገር ስለሆነ እስከምንሞት ድረስ የምናከናውነው አለማዊ ነገር ነው። ስለዚህ ለአለማዊ ነገር ደግሞ የምዘክረው ምንም ነገር የለም። ዝክር የምዘክረው ከልጅነቴ ጀምሮ ስለ ቅዱሳን ስለ ጻድቃን ስለ ክርስቶስ ብለው ዋጋ የከፈሉ ነብያትን ለምሳሌ ሐዋርያት ነው። ከሐዋርያት ውስጥ በጣም የምዘክረው የማስበው እና የህይወት ታሪኩ የሚገርመኝ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ክርስቶስ በደማስቆ ሳያገኘው በፊት አሳዳጅ ነበረ። ቤተክርስቲያን ያሳድድ ነበረ። ቤተክርስቲያን አሳዳጅ ነበረ። ስለ ክርስቶስ የሚከራከሩትን ሁሉ የሚገድል ነበር እሱ ባይገድል እንኳን ሲገድሉ ተባባሪ ነበረ። ግን በደማስቆ ብርሃን እግዚአብሔር ካገኘው በኋላ ክርስቶስን በተመለከተ ቅዱስ ጳውሎስ የከፈሉን መስዋዕትነት የተጻፈ ነው። መጽሐፍ ቅዱስ ላይ ያለ ነው በጣም የሚያስደንቀኝ ከልጅነቴ ጀምሮ ግርም የሚለኝ የቅዱስ ጳውሎስ ህይወት ነው። ይሄን ህይወት እዘክረዋለሁ ከቅዱስ ጳውሎስ በረከት ጸጋን እንዳገኝ ቅዱስ ጳውሎስን ዘክረዋለሁ። ምክንያቱም እግዚአብሔር አምላክ በደማስቆ ብርሃን ካገኘው በኋላ ከዛ ለክርስቶስ ከተለየ በኋላ የቅዱስ ጳውሎስ ህይወት የተለየ ነው። ይሄ የሚያሳየው ምንም ያህል መጥፎ ነገር ብንሆን መቀየርና መዳን እንደምንችል። ያሳያል ስለዚህ ቅዱስ ጳውሎስን ዘክረዋለሁ። እና ከሃይማኖታዊ አንፃር ብዙ የምዘክራቸው ቅዱሳን ብዙ የምዘክራቸውን ጻድቃን አሉ። ከዛ ውጪ በአለማዊ መንገድ ከልጅነቴ ጀምሮ የምዘክረው ምንም ነገር የለም። በሃይማኖት ግን የምዘክራቸው የምአስባቸው ብዙ ጻድቃንና ቅዱሳን አሉ።

የስትራ አሰራሮችን እከተላለሁ ምክንያቱም እኔ መንግስት ሰራተኛ ነኝ። የመንግስት መዋቅር ደግሞ የራሱ የሆነ የአሰራር ሂደት አለው። እያንዳንዱ ስራ የሚሰራበት የራሱ መዋቅር አለው ያን መዋቅር መከተል ግዴታ ነው። ምክንያቱም እንደ መንግስት ሰራተኛ። የሚጠበቅብን ግዴታ አለን ለምሳሌ እኔ መምህር ነኝ እንደ መምህር የስራ አሰራሮች አሉ። የስራ አሰራር ማለት በተቋሙ የሚወጡ የስራ አይነቶች ወይም ደግሞ አንድ ሰራተኛ ሲቀጠር መስራት ያለበት ሀላፊነት። ይሄ የስራ አሰራር ስርዓት ነው። ለምሳሌ በ በ ትላልቅ ተቋማት በመንግስታዊ ተቋማት ለእያንዳንዱ ሀላፊነት ሰራተኛ ለሚቀጠርበት ቦታ የስራ አሰራር ቅደም ተከትልና መዋቅራዊ አካሄዶች አሉ። እነዚህን መከተል ግዴታ ነው። ለምሳሌ እኔ መምህር ነኝ። እንደ መምህርነቴ የምከተለው የስራ አሰራር አለ የስራ አሰራሩም እንደ መዋቅር ለምሳሌ አንድ ትምህርት ክፍል የራሱን የትምህርት ክፍል ሀላፊ አለ። በስሩ መምህራን አሉ ከላይ ደግሞ ኮሌጅ አለ። ከኮሌጅ ቀጥሎ ደግሞ የትምህርት ዘርፍ ፕሬዝዳንት አለ ከሱ ቀጥሎ ደግሞ የተቋሙ ፕሬዝዳንት አለ ይሄ መዋቅራዊ ሂደት ነው። ይሄን ተከትሎ እያንዳንዱ ስራ ለትምህርት ክፍል መቅረብ ያለበት ለትምህርት ክፍል ይቀርባል። ለኮሌጅ መቅረብ ያለበት ለኮሌጅ ይቀርባል። ለፕሬዝዳንቱ መቅረብ ያለበት ለፕሬዝዳንቱ ይቀርባል። እያንዳንዱ ስራ መዋቅርን የተከተለ ነው። ምክንያቱም ለእያንዳንዱ የክፍት ቦታ ወይም የስልጣን ቦታ ምንድነው ሀላፊነቱ የሚለው በዝርዝር የተቀመጠ ነው። ለምሳሌ የመምህር ሀላፊነት ምንድነው? መምህር ግዴታው ምንድነው የሚለው ተቀምጧል። ትምህርት ክፍል ሀላፊ ግዴታው ምንድነው የሚለው ተቀምጧል። የኮሌጅ ዲን ሀላፊነት ምንድነው የሚለው የተቀመጠ ነገር ነው። የፕሬዝዳንቱ ሀላፊነት ምንድነው የሚለው የተጻፈ ነገር ነው። ስለዚህ እያንዳንዱ ሰው እዛ ቦታ ላይ ሲቀጠር ወይ እዛ ቦታ ላይ ሲቀመጥ እያንዳንዱ ሀላፊነት አለበት የሚሰራውም ደግሞ ደስ ባለኝ በተመቸኝ ጊዜና በተመቸኝ ሁኔታ ሳይሆን ግዴታዬ ነው። ምክንያቱም ደሞዝ እየተከፈለኝ ነው። መንግስት ደግሞ ደሞዝ ለሚከፍልለት ጉዳይ ለእያንዳንዱ ስራ ውጤት ይፈልጋል ውጤት ይጠብቃል። ስለዚህ ደሞዝ ከተከፈለኝ ድረስ የሚመለከተኝን ጉዳይ መርጬ ፈለጌ መስራት ግዴታ አለብኝ። ስሰራ ግን አሰራርን ተከትዬ ነው። እያንዳንዱ የመንግስታዊ መዋቅር የአሰራር ስርዓት መጽሐፍ አለ በቅደም ተከተል ተቀምጧል። ለምሳሌ የዘበኛ ስራ ምንድነው? የትምህርት ክፍል ሀላፊ ስራ ምንድነው? የአስተባባሪ ስራ ምንድነው የሚለውን ለእያንዳንዱ የመምህር ስራ ምንድነው ለእያንዳንዱ ስራዎች ዝርዝርታ ከሚባል የሚመለከተውና የማይመለከተው ከዛ አንፃር እያንዳንዱን ስራዎች ቅደም ተከተል ወይም አሰራሮችን መከተል ግዴታ ነው። እኔ የመንግስት ሰራተኛ እንደምሆኔ የመጣን የስራ ስራሮችን ተከትዬ ነው ስራ የምሰራው። እያንዳንዱ ስራ ቅደም ተከተል አለው። ይሄን ተከትዬ እሰራለሁኝ አከናውናለሁ ማለት ነው። ሌላኛው ደግሞ ወደ ግል ሀሳብ ሳመጣው እንደ ግለሰብም ለእያንዳንዱ የስራ ስራ ቅደም ተከተል አለው። ለምሳሌ ጠዋት ምንድነው የምሰራው? ከሰአት በኋላ ምንድነው የምሰራው? ማታ ምንድነው የምሰራው የሚለውን የስራ አሰራሮችን ቅደም ተከተል አስይዛለሁ። ያ የስራ ስራ ቅደም ተከተል ለምንድነው የሚጠቅመኝ ሰዓት ለመቆጠብ አንድ የመጀመሪያው ሰዓት ለመቆጠብ የስራ አሰስራር ስርዓት እከተላለሁኝ። ሰዓት ይቆጥብልኛል ጉልበት ይቆጥብልኛል ጊዜ ይቆጥብልኛል። በአጭሩ ህይወቴን ይቆጥብልኛል። ምክንያቱም ስራ ለነገ ዛሬ መሰራት ያለበት ለነገ ማሳደር ከሆነ ሌላ ጫና ነው የሚፈጥርብኝ። ስለዚህ አሁን መሰራት ያለበትን አሁን እሰራለሁ። ነገ መሰራት ያለብኝን ነገ እሰራለሁ። እንደየጊዜውና እንደየሁኔታው ይቀያይራል ማለት ነው። ስለዚህ ስራ አሰራሮችን መከተል ውጤታማ ያደርጋል ስኬታማ ያደርጋል። በተሰጠን የስራ ሀላፊነት ውጤታማ ያደርገናል ለእያንዳንዱ ነገር መዋቅራዊ አቋም መያዝ መዋቅራዊ መስመር ማስያዝ ውጤታማ እንድንሆን ይረዳናል ማለት ነው። ስለዚህ እኔ የስራ አሰራሮችን ተከትዬ ነው ስራ የምሰራው ያ ደግሞ ውጤታማ አድርጎኛል ጠቅሞኛል። ማለት

ስራዎችን በቅደም ተከተል አስቀምጣለሁኝ በየትኛውም የህይወት እንቅስቃሴ የአመታዊ እቅዴ የወርሃዊ እቅዴ ሳምንታዊ እቅዴ በቅደም ተከተለ የተቀመጠ ነው። ስራዎችን በቅዳም ተከተል ማስቀመጥ ለምንድነው? የሚጠቅመው የመጀመሪያው ጊዜ ለመቆጠብ ነው። ሁለተኛው ደግሞ ውጤታማ ለመሆን ነው። ምክንያቱም ለእያንዳንዱ ስራ ቅደም ተከተል አስይዘን እንደየአስፈላጊነቱ ቅደም ተከተል ሰጥተን ካላከናወነን የጊዜ አጠቃቀም ችግር ያጋጥመናል። ይሄን ለመቅረፍ ደግሞ እኔ ምንድነው? የማደርገው ስራዎችን በቅደም ተከተል ማስቀመጥ ነው። እያንዳንዱ ስራ አንዳንዴ ስራዎች በብዙ አይነት ገጽታ ሊመጡ ይችላሉ ማለት መሰራት ያለባቸው ግን አንገብጋቢ ያልሆኑ ስራዎች ሊመጡ ይችላሉ። አንዳንዴ ደግሞ መሰራት የሌለባቸው ምንም የማይጠቅም ስራዎች ሊመጡ ይችላሉ። አንዳንዴ ደግሞ መሰራት አለበት ግን አንገብጋቢ አይደለም አንዳንዱ ደግሞ መሰራት አለበት እሱም አሁን ነው መሰራት ያለበት የስራዎቹ ባህሪ እንደ የሁኔታው ይቀያየራሉ። ግዴታ መሰራት ያለበት ግን አንገብጋቢ ያልሆነ ስራ ሊመጣ ይችላል ለምሳሌ መሰራት አለበት ስራው ግን አሁን ላይ ግዴታ ላይሆን ይችላል። ያን ጊዜ ያን ስራ ወደ ኋላ ማዘግየትና የመጀመሪያ የአንገብጋቢ የሆኑ ስራዎችን እሰራለሁ። ስለዚህ ከጊዜ አጠቃቀም አንፃር ከውጤታማነት አንፃር ስራዎችን እንደየአስፈለጊነታቸው ቅደም ተከተል መስጠት ያስፈልጋል። ምክንያቱም መጀመሪያ ላይ ምንድነው? የምሰራው ለምሳሌ በህይወታችን እንኳን ከእንቅልፋችን ስንነሳ መጀመሪያ ምንድነው የምናደርገው? ከዛ ቁርስ እንበላለን ከዛ በኋላ ምንድነው የምናደርገው? ከሰአት በኋላስ ማታስ የሚለውን ለእያንዳንዱ የህይወታችን እንቅስቃሴ። የራሳችን መስፈርት ማውጣት እና ቅደም ተከተል ማስያዝ ያስፈልጋል። ምክንያቱም ስራ ግለም ተከተል የማናስይዝ ከሆነ ምንድነው? የሚያጋጥመን የስራ መደራረብ የስራ ጫና ያጋጥመኛል። ስራዎችን በቅደም ተከትል ካላስቀመጥኩኝ የስራ መደራረብ ያጋጥመኛል። የስራ ጫና ያጋጥመኛል። ከዛ ውጪ ደግሞ የስራ መደራረብ ሲያጋጥመኝ እየደበረኝ ወደ ነገ አሳድራቸዋለሁ ያን ጊዜ ውጤታማነቴ እየቀነሰ እየቀነዘ ይሄዳል። ይሄ እንዳይሆን ምንድነው? የማደርገው ቀድሞኑ ስራዎች ሲመጡ ቅደም ተከተል ማስያዝ መጀመሪያ የትኛውን መከናወን ያለበት ቀጥሎ ምንድነው መሆን ያለበት የሚለውን። ቅደም ተከተል አስይዛለሁኝ ማለት ነው። ያን ነው የማደርገው። ከዛ ውጪ የስራዎችን በቅደም ተከተል ማስቀመጤ ጥቅሙ ምንድነው? ከጊዜ አንፃር ጊዜ ለመቆጠብ ጉልበት ለመቆጠብ ይሄ በአጠቃላይ የሰውን ልጅ ህይወት መቆጠብ እንደማለት ነው። ጊዜን ጉልበቴን ከቆጠብኩኝ በሌላ አነጋገር ህይወቴን ቆጠብኩኝ ማለት ነው። ስለዚህ ስራዎች እንዳይደራደሩብኝ የራሴን አስተዋጽኦ አደርጋለሁኝ። ሌላው ደግሞ ስራን ለነገ ማሳደር ትክክል አይደለም። ስራዎች ለነገ እንዳያድሩ በተቻለኝ መጠን አደርጋለሁ ወይ በቃ ስራ አሁን ጨርሼ የነገውን ደግሞ የራሱ የሆነ ጊዜና ስራ ስለሚጠብቀኝ የነገውን ደግሞ ለነገ መስጠት። እንደዚህ አይነት ነገሮችን አደርጋለሁኝ እና ስራዎችን በቅደም ተከተል አስቀምጣለሁ ይሄ ደግሞ በጣም ውጤታማ አድርጎኛል ስኬታማ አድርጎኛል። ስራዎችን መከተል ማስቀመጥ ትርፍ ጊዜ ያስገኛል ማለት ከቤተሰብ ጋር የማወራበት ጊዜ ያስገኝልኛል። ለራሴ የሚሆነኝ ከራሴ ጋር የማወራበት ጊዜ ያስገኝልኛል። የምዝናናበት ጊዜ ያስገኝልኛል ምክንያቱም ስራዎችን በቅደም ተከተል አስቀምጬ በቅደም ተከተላቸው ነው የምሰራው። ያን ጊዜ ለራሴ የሚሆን ጊዜ ደግሞ አገኛለሁ ማለት ነው። ስለዚህ ከቤተሰብ ጋር የምጫወትበት ምዝናናበት ሙዚቃም ማዳምጥበት መዝሙርም ማዳምጥበት ማነብበት ጊዜ አገኛለሁ ማለት ነው። እና ይሄን ጊዜ ለማግኘት የሚመጡ ስራዎችን እንደ ሰራተኛ ቅደም ተከተል አስይዤ አስቀምጨ ነው። ምቀጥለው ማለት ነው። ስለዚህ ስራዎችን በቅደም ተከተል አስቀምጣለሁ ምንም ጥያቄ የለውም። እንደዚህ ካላደረግን ለማንኛውም ሰው የምመክረው ስራዎችን በቅደም ተከተል ማስቀመጥ ግዴታ ነው። በቅደም ተከተል ስራዎችን የማያስቀምጥ ሰው ምንድነው? የሚያጋጥመው ድካም መሰላቸት ስራዎችን ማሳደር ለነገ ማቆየት ነገም ደግሞ እንዲሁ እያቆየ እያደራጀ። ቅደም ተከትል ካላሳዘ መጨረሻ ላይ ስራው ሁላ እያስጠላው ይመጣል። ስለዚህ ይሄን ሁሉ ችግር ለመቅረፍ ምንድነው? መደረግ ያለበት ስራዎችን በቅደም ተከተል ማስቀመጥ ነው። እና እኔ ስራዎችን በቅደም ተከተል አስቀምጣለሁ ለእያንዳንዱ ስራ ጊዜና ሰዓት እመድባለሁ። በሰጠሁት ጊዜና ሰዓት መሰረት ይሄን ስራዎችን አከናውናለሁ ማለት ነው

አዎ በአንድ ጊዜ ብዙ ስራዎችን አስተናግዳለሁኝ። የተለያዩ ስራዎች ይመጣሉ እነሱንም ቅደም ተከተል አሲዤ እሰራለሁኝ እንጂ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። እንደየስራው አይነት፣ እንደየስራው ክብደትና ቅለት ሊወሰን ይችላል በርግጥ የሚመጣው ስራ ቀላልም ሊሆን ይችላል አንዳንዴ ደግሞ ከባድም ሊሆን ይችላል እንጂ በአንድ ጊዜ ብዙ ስራዎች ይመጣሉ። ለምሳሌ እንደ መምህርነቴ ብዙ የትምህርት አይነቶችን አስተምራለሁ፣ ከዛ ደግሞ ተማሪዎችን አስተባብራለሁ፣ ከዛ ለመምህራን ክፍያ ደግሞ እንዲከፈል አደርጋለሁኝ፣ በአንድ ጊዜ ብዙ ስራዎችን አስተናግዳለሁኝ። ይሄን ለማድረግ ደግሞ የመጀመሪያው ለዛ ስራ ዝግጁ ሆኖ መጠበቅ ነው ለዛ ስራ ዝግጁ ሆኜ ነው የምጠበቅ ሁል ጊዜ ለስራዎቹ ዝግጁ ሆኜ እጠብቃለሁ ራሴን አዘጋጃለሁኝ በሚመጣበት ጊዜ መስመር መስመር አስይዤ ክንዉን አደርጋለሁ። እና በአንድ ጊዜ ብዙ ስራዎችን በደንብ አስተናግዳለሁኝ፣ በአንድ ጊዜ ብዙ ስራዎችን መስራት እችላለሁ። ምክንያቱም ልምዱ አለኝ በዛ ስራ ላይ ብዙ ጊዜ አገልግያለሁ፣ ቆይቻለሁ፣ ስለዚህ በአንድ ጊዜ ብዙ ስራ እሰራለሁኝ ማለት ነው ብዙ ስራ አስተናግዳለሁኝ። ምክንያቱም እኔ የምሰራበት ቦታ የስራው ባህሪ በራሱ በአንድ ጊዜ ብዙ ስራ እንድሰራ የሚያስገድደኝ ነው። የስራው ባህሪ በራሱ ብዙ ጊዜ ተደራራቢዎች ናቸው፣ ስራዎች ይደራረባሉ፣ ብዙ ስራ ይመጣል ያን ጊዜ ለእያንዳንዱ ስራ ቅደም ተከተል መስጠት ለእያንዳንዱ ስራ የትኛው አገብጋቢ ነው የትኛውን ቶሎ መሰራት አለበት የሚለውን በራሱ ማስተካከል ይፈልጋል እንጂ በተለያየ ጊዜ ብዙ ስራዎች በአንድ ጊዜ ይመጣሉ። ያን ለማድረግ የመጀመሪያው ማደርገው ምንድነው ስራዎች እንደሚመጡ ካወቁኝ ራሴን ማዘጋጀት ነው ከስር ከስር ሌሎችን ስራዎች አቃልላለሁ ከዛ ደግሞ አንዴ ስራው ተደራርቦ ሲመጣ በየፈርጁ በየፈርጁ አስቀምጥና ክንውን አደርጋለሁኝ ማለት ነው እና ይሄን የማድረግ አቅም ይሄን የማድረግ ችሎታ አለኝ ምክንያቱም ብዙ ጊዜ ሰው አንድ ስራ ብቻ የሚሰራ ከሆነ ሌላ ስራ መስራት የማይችል ከሆነ ይቸገራል፣ ለማንኛውም ሰው አሁን በዚህ ድምጽ እኔ የምመክረው ለማንኛውም ሰው ብዙ ስራ የመስራት አቅም ማዳበር ምክንያቱም በህይወታችን ሁል ጊዜ አንድ ስራ ብቻ አይደለም የሚመጣው አንድ ስራ ብቻ አይደለም የምናሰናግደው ስለዚህ አእምሮአችን ሰፋ እንዲል ብዙ የማስተናገድ አቅም እንዲኖረን በ በሰዎች ወይም በተለያዩ አገልግሎቶች ውስጥ ብዙ ነገሮች ስለሚመጡ እነሱን የማስተናገድ የመቋቋም አቅምና መስመር የሚያሳዝ ብቃት ሊኖረን ይገባል። እኔ እንደዛ አለኝ በአንድ ጊዜ ብዙ ስራዎችን፣ ብዙ ጥያቄዎችን፣ ብዙ ዶክመንቶችን የመመለስ፣ የማስተናገድ አቅም አለኝ ምክንያቱም በዛ ስራ ላይ ብዙ አመት አገልግዬበታለሁ ብዙ ልምድ አለኝ የትኛውን ማስቀደም እንዳለብኝ አውቃለሁ፣ የትኛውም ማስቀደም እንደሌለብኝ አውቃለሁ፣ የትኛው ቅድሚያ እንደሚሰጠው አውቃለሁ፣ የትኛው ቅድሚያ እንደማይሰጠው አውቃለሁ፣ ብዙ ስራዎች ሲመጡ ይሄን ቅደም ተከተል እሰራለሁኝ። ከዛ አንፃር ብዙ ስራዎችን ሳስተናግድ ብዙ አልቸገርም፣ አይከብደኝም ምክንያቱም በአንድ ጊዜ ብዙ ስራ መስራት ስለምንችል ማለት ነው። ይሄ ደግሞ በልምድ የሚመጣ ነው በብዙ ጊዜ በቆይታ የሚመጣ ነው። ሌላው ደግሞ የስራውን ባህሪ ከማወቅ የሚመጣ ነው የስራውን ባህሪ በደንብ የምናውቅ ከሆነ በአንድ ጊዜ ብዙ ስራ ማስተናገድ በጣም ቀላል ነው እና የስራውን ባህሪ ማወቅ፣ የስራውን ቅዳሜ ተከትለው ማወቅ፣ የስራውን መነሻ ሀሳብና መድረሻ ሀሳብ ማወቅ፣ ያኔ ክንውኑን ቀለል ያደርግልናል ቀለል ያደርግልናል ማለት ነው ስለዚህ ይሄን ልምድ ለማዳበር ምንድነው መደረግ ያለበት በየቀኑ የተለያየ ስራ የመስራት ልምድ ማዳበር ነው። ስለዚህ ያ ልምዱ ካለን በዛ ስራ ላይ የምናውቀው ነገር ብዙ ከሆነ የምናከናውንበት መንገድ ብዙ ብዙ አይከብደንም ቀላል ነው። እኔ በአንድ ጊዜ ብዙ ስራዎችን አስተናግጄ አውቃለሁ ወደፊትም አስተናግዳለሁ በዛ ስራ ላይ ብዙ እውቀት ስላለኝ ለክንውኑ ብዙ አልቸገርም ስለዚህ ለእያንዳንዱ ክንውን ቅደም ተከተል አዘጋጅቼ የስራዎችን ባህሪ ለይቼ ክንውን አደርጋለሁኝ እና እኔ ልበ በጣም ለረጅም ጊዜ የሰራሁበት ስራ ነው፣ ብዙ ልምድ አለኝ በአንድ ጊዜ ብዙ ስራዎችን የማስተናገድ አቅም አለኝ አስተናግጄም አውቃለሁ።

ፀሀይ ስትጠልቅ መመልከት እወዳለሁ። የፀሀይ ስትጠልቅ ያለው ድባብ ብዙ ስሜት ይፈጥርብኛል። ምክንያቱም ፀሀይ ከመውጫዋ ወደ መግቢያዋ በርግጥ ፀሀይ አትወጣም አትገባም መሬት ነች የምትዞረው ይሄ በሳይንስ የተረጋገጠ ነገር ነው። ግን በተለምዶ ፀሀይ የፀሀይ መግቢያ ነው የፀሀይ መውጫ ይባላል። በዘልማድ እኔ ፀሀይ ከመውጫዋ ወደ መግቢያዋ ስትሄድና መግቢያዋ አካባቢ ስትደርስ የሚፈጥረው የቀለም አይነት በጣም ነው የሚገርመኝ። አንዳንዴ ፈጣሪያችን እግዚአብሔር ስራው ድንቅ እንደሆነ ስራው እንደሚያስገርም አያለሁኝ። ብዙ ጊዜ በተለይ በጋ ላይ የበሬን መስኮት የቤቴን መስኮት ከፍቼ ነው የማየው። የቤቴ መስኮት ወደ ምሥራቅ ነው። እና ፀሀይ ስትወጣ አያለሁ ከጀርባ ደግሞ ወደ ምዕራብ አለ ስትገባ አያለሁ። እና በተለይ ልትገባ አካባቢ የሚፈጥረው የቀይ ሆኖ ደመናማ ያለበት የሆነ መግለጽ የማይቻልበት የቀለም አይነት ይፈጥራል። ብዙ አይነት የቀለም ዝብርቅርቆሽ ያለበት ሆኖ የሚታይ ቀለም ነው። የሆነ ድባብ አለው። በደመናው በኩል የሚወጣው ቀለም የሚያንፀባርቀው ቀለም እና ለ ለ ለአካባቢው የሚፈጥረው ቀይ የሆነ የቀለም አይነት ቀይ የሚባልም አይደለም። ይሄ የራሱ የሆነ ቀለም አይነት ያለው ድባብ ይፈጥራል። እና ያ በተለይ ባህር አካባቢ ባህር ያለበት አካባቢ ላይ የባህሩን ቀለም እንኳን ሳይቀር ይቀይራል። ያ የፀሀይዋን ቀለም አይነት ባህሩ ይወስድና የእሷን ማንፀባረቂያ ወስዶ ባህሩ ራሱ ያንን ቀለም ይይዛል። እና በጣም ለየት ያለ ስሜት ለየት ያለ ከለር ለየት ያለ ስሜት ይፈጥራል። ብዙ ጊዜ ፀሀይ ስትጠልቅ መመልከት በጣም እወዳለሁኝ። በተለይ የባህር ዳርቻዎች አካባቢ ከሆንኩኝ በጣም ነው የሚመስጠኝ። እግዚአብሔር ሥራህ ድንቅ ነው ብዬ አንዱ ፈጣሪን ከማመሰግንበት ጉዳዮች ውስጥ የፀሀይ ስትጠልቅ የማያቸው ቀለማት ነው። እኔ ከየት እንደሚመጡ አላውቅም። በተለይ በደንብ ግልጽ ሆኖ የሚታየው ባህር የባህር ባለበት ከሆነ የባህሩ ቀለም ሳይቀር ይቀይራል። ባህሩ ከለሩን ወይም ቀለሙን ቀይሮ ሳይሆን ከፀሀይዋ ነፀብራቅ የሚወስደው ቀለም አለ። እና ያ ቀለም ሲያንፀባርቅ ባህሩ ላይ የራሱ የሆነ ደስ የሚል ስሜት ይፈጥራል። ደስ የሚል በቃላት ሊገለጽ የማይችል ደስ የሚል ስሜት ይፈጥራል። ይሄ ደግሞ ተፈጥሮአዊ ነው። ማንም የእጅ ስራ የለበትም በዚህ ጉዳይ የእግዚአብሔር ስራ የእግዚአብሔር ጥበብ የፈጣሪ ችሎታ ነው። እና እግዚአብሔርንም አደንቅበታለሁ እግዚአብሔርን ያስገርመኛል የእግዚአብሔር ስራ። ምክንያቱም ይሄን የፈጠረው እግዚአብሔር ነው የሰው እጅ የለበትም። ሰው እዛ ላይ ያደረገው አስተዋጽኦ የለም። ሰው ቀለሙን ለመቀየር የፀሀይ መግቢያን ቀለም ለመቀየር ያደረገው ምንም አይነት አስተዋጽኦ የለም የፈጣሪ ስራ ነው። እና የፈጣሪን ስራ እገረምበታለሁ። ለዚህ የፀሀይ ስትጠልቅ መመልከት በጣም እወዳለሁኝ በቃ የተለየ ስሜት ነው የሚፈጥርብኝ። በጣም ነው የሚገርመኝ ቀለሙ ከየት እንደሚመጣ እንዴት እንደሚያንፀባርቅ የውሃውን ቀለም እንዴት እንደሚቀይረው በጣም ያስገርመኛል። እና ፀሀይን ስትጠልቅ መመልከት እጅግ በጣም የተለየ ስሜት አለው። የተለየ ስሜት አለው። ይሄን ለማየት በተለይ ይሄ በደንብ ደማቁን የፀሀይዋን ቀለም ለማየት ስትጥልቅ አካባቢ ለማየት። በደንብ ልዩነቱ የሚታየው ከርቀት ሲሆንና ባህርዳርቻዎች ሲሆን። ለምሳሌ ከፍታ ቦታ ላይ ሆነን ብናይ የከፍታውን ወይም የተራራማውን ቦታ አካባቢውን ሁሉ ቀለም ይቀይራል። እና በተለይ ባህር ካለ ውቅያኖስ ካለ የውቅያኖስን ወይም የባህሩን ቀለም ሁላ ይቀይራል። እና ያ ትልቅ ስሜት ትልቅ አድናቆት ይፈጥርብኛል። በጣም ደስ የሚል ስሜት በቃላት ልገልጸው የማልችለው ስሜት ነው የሚፈጥርብኝ። እና ፀሀይ ስትጠልቅ ማየት በጣም እወዳለሁኝ። በጣም እወዳለሁ። ጥሩ ስሜት ይፈጥርብኛል አድናቆት የፈጣሪ ስራ ግርም እስኪለኝ ድረስ የምመለከታት የፀሀይ ቀለም ነው የማየው። እና ፀሀይ ስትጠልቅ መመልከት በጣም እወዳለሁኝ። ትልቅ ስሜት ይፈጥርብኛል። ለፀሀይ

ጾም እጾማለሁኝ። በዚህ አጋጣሚ እንደ አጋጣሚ ሆኖ ዛሬ የኦርቶዶክስ ቤተክርስቲያን የአብይ ጾም የሚጾምበት ወቅት ነው የመጀመሪያ ቀን ነው። ዛሬ በዚሁ አጋጣሚ እና ጾም እጾም አለውኝ። ጾሜ የምጾመው ለሁለት ምክንያት ነው። የመጀመሪያው ምክንያት ለስጋዬ በረከት እና ጥንካሬ ለማግኘት ለነፍሴ ደግሞ ጸጋና የዘላለም ህይወትን ለማግኘት ነው። እና ከፈጣሪ ጋር ያለን ግንኙነት የሚለካው በጾም ነው። ማለት እግዚአብሔርን እንደማከብረው እግዚአብሔርን እንደምወደው እግዚአብሔርን እንደማፈቅረው ለእሱ ያለኝን ከበሬ የምገልጸው አንዱ መጾም ነው። ምክንያቱም ስንጾም ነፍሳችን ትለመለማለች ስጋችን ደግሞ ትደክማለች ስለዚህ ስጋ ኃጢአት ከማድረግ ትቆጠባለች ነፍስ ደግሞ እግዚአብሔርን ወደ ማመስገን ትጸጋለች ማለት ነው። እና ጾም በረከት ነው ጾም ጸጋ ነው ጾም ህይወት ነው። ምክንያቱም በየትኛውም የመጽሐፍ ቅዱስ ክፍል ውስጥ ጾም አያስፈልግም የሚል የለም ለሰው ልጅ ጾም ያስፈልጋል። እሄ እሄ በርግጥ በሳይንስ እንኳን እየተረጋገጠ ነው። ከማይጾሙ ሰዎች የሚጾሙ ሰዎች በብዙ ጥፍ ጤነኛ እንደሆኑና ረጅም ጊዜ መኖር እድል እንዳላቸው በሳይንስም የተረጋገጠ ነገር ነው። ጾም መጾም ለምሳሌ ነብያት ጾመዋል። ክርስቶስ ይመጣል ይወለዳል የጽድቃችን እንደመርገም ጭርቅ ተቆጠረ። ጌታ ሆይ ክንድህን ከአርያ አምላክ እያሉ ነብያትና ኢሳይያስ እነ ኤርሚያስ እነ ዳንኤል ብዙ ነብያት ጾም ጾመዋል። ጾመዋል ጾም ጾመው ብዙ ከተሞችን በእሳት ዲን ከመቃጠል አድነዋቸዋል አድነዋቸዋል። ለምሳሌ ነነዌን ህዝቦችን ማየት እንችላለን የነነዌ ከ በእሳት ዲን ከመቃጠል የዳነችው በተደረገው የሶስት ቀን ጾም ጸሎት ነው። ስለዚህ ጾም ጸሎት ከ ክፉ ነገር ያድናል ማለት ነው። ሌላኛው ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ ጾሟል። ጾምን ራሱ ስለጾመው እሱ ደግሞ ለእኛ ምሳሌ ስለሆንን እኛም የእሱን ጾም ተከትለን ጾመን እንጾማለን ማለት ነው። ጾመን እንጾማለን። ለምንፈልገው ነገር መልስ ለማግኘት በዚህ አለም ላይ ስንኖር ለዘላለምም ህይወታችን የምንፈልገውን መልስ ለማግኘት ጾም ጸሎትን እንይዛለን ማለት ነው። እና ጾም በረከት ነው ጾም ህይወት ነው ጾም ከእግዚአብሔር ጋር የምንገናኝበት ብቸኛው መንገድ ባይባልም ትክክለኛ መንገድ ነው። ምክንያቱም ቅዱሳን ያደረጉትን እኛ ማናደርግበት ምንም ምክንያት የለም ከቅዱሳን አንበልጥም ከነብያት አንበልጥም ከሐዋርያት አንበልጥም። ከሰማዕታት አንበልጥም። ሁሉ ቅዱሳንን ጾማዋን ጸለየዋል እኛም ደግሞ እንጾማለል እንጸልያለን ምክንያቱም እኛ የነሱ ልጆች ነን። እኛ የነብያት ልጆች ነን እኛ የሐዋርያት ልጆች ነን። እኛ የቅዱሳን ልጆች ነን እኔ የነሱን ፈለግ ነው ምንከተለው። የነሱን ፈለግ እንከተላለን ማለት ደግሞ እነሱ የጸሙትን ጾም እንጸማለን። እነሱ ያልጾሙትን አንጾምም። እነሱ ደግሞ የሆኑትን እንሆናለን ምክንያቱም እነሱ ያለው ነብያት ያለፉበት መንገድ ትክክለኛ መንገድ ነው። ሐዋርያት ያለፉበት መንገድ ትክክለኛ የጽድቅ መንገድ ነው። ስለዚህ እሄን መከተል ደግሞ ያድናል የዘላለም ህይወት ያስገኛል። ስለዚህ ጾም ጾማለሁኝ ለስጋዬም ለነፍሴም ምክንያቱም እግዚአብሔርን እንደምወደው በምን አውቃለሁ ታዲያ የእግዚአብሔርን ጾም ክርስቶስ የመሰረተውን በገዳመ ቆሮንጦስ የጾሞውን ጾም ማልጾም ከሆነ ለክርስቶስ ያለኝ ፍቅር በምን ይገለጣል? ስለዚህ ጾምን ጾማለሁኝ የምጾመውም ለራሴ ለስጋዬ እና ለነፍሴ ነው። ነፍሴ ከእግዚአብሔር ጋር ስለሚኖራት ግንኙነት ለስጋዬ ደግሞ ጥንካሬን ብርታትና ህይወትን ስለሚሰጠኝ ነው። እና ጾም እጾምአለሁኝ ጾም መጾም በጣም እወዳለሁኝ። እግዚአብሔርን ያከበርኩት ያህል ይሰማኛል እግዚአብሔርን እንደምወደው ይሰማኛል። ከዛ አንፃር ጾመን እጾማለሁኝ ማለት ነው። ጾም መጾም ብዙ በረከት አለው ብዙ ጸጋ ያሰጣል ምክንያቱም በጾም ጊዜ ከሀጥያት ይልቅ እግዚአብሔርን ማሰብ ይለምድብናል። ያ ጽድቅ ያ በረከት እንድናገኝ ነው የነብያትንም በረከት የጻድቃንም በረከት እንድናገኝ ጾምን እንጾም አለን ለእግዚአብሔርም ለፈጠራችንም ያለንን ክብረን የምንገልጥበት መንገድ አንዱ ጾም ስለሆነ። ጾምን እጾማለሁ በጾም የማገኘው ብዙ ጸጋና በረከትም አለኝ ማለት ነው

በባህላችን ሰርግ የሚከናወንበት ሁኔታ ብዙ አይነት ናቸው። በእርግጥ እንደየአካባቢው ይለያያል የኢትዮጵያ የሰማንያ ስድስት ብሄር ብሄረሰቦች ሀገር ናት። እንደየአካባቢው ሁሉም ብሄር ብሄረሰብ የራሱ ወግ የራሱ ስርዓት የራሱ ልማድ አለው። ግን በአብዛኛው ዘጠና ፐርሰንት ወይም ዘጠናው ፐርሰንት የሚያከናውኑ የሰርግ ስርዓት እንዴት ነው የሚሆነው? የመጀመሪያው የመጀመሪያው ሁለቱ ለወደፊት ባልና ሚስት ሊሆኑ የሚችሉት ወንድና ሴት ይገናኛሉ ይተዋወቃሉ። ከዛ ራሳቸው እንደሚያፈቅራት እንደምታፈቅረው ይተማመናሉ። ከዛ በኋላ ምንድነው የሚያደርገው? ወንዱ ሽማግሌ ይልካል። ወንዱ ወደ ሴቷ ቤተሰብ ሽማግሌ ይልካል። ሽማግሌ የሚልከው ደግሞ ልጃችሁን ለልጄ ስጡኝ ብለው ሽማግሌዎቹ የሴቷን ቤተሰቦች እንዲያሳምኑ ነው። እና ወደ ሽማግሌ ሲላክ። ሽማግሌዎች ይዘው የሚሄዱት ብዙ አይነት እቃዎች አሉ። ይሄ ደግሞ በአካባቢው ቋንቋ ወይም በኢትዮጵያ ጥሎሽ ይባላል። እና ይዘው ይሄዳሉ የሴቷ ቤተሰብ ጋር ይሄዳሉ በእንግድነት። ሽማግሌ የሚልከው ባል የሚሆነው ሰው ወንዱ ደግሞ የሚልካቸው ሽማግሌዎች መናገር የሚችሉ። ብዙ ልምድ ያላቸው ማሳመን የሚችሉ ስለ ልጁ በደንብ መረጃ ያላቸውን ሰዎች ይልካል። በብዛት ዘመድ ነው የስጋ ዘመድ ነው የሚሆነው። እነሱን ይልካል ወደ ልጅቷ ቤተሰብ። የልጅቷ ቤተሰብ ደግሞ በእንግድነት ተቀብሎ። አብልቶ አጠጥቶ ውይይት አድርጎ ከዛ ቀጠሮ ይይዛል። ሽማግሌዎች ግን የልጅቷ ቤተሰብ ቤት ሲገቡ ጥያቄያችንን ካልተቀበላችሁ አንቀመጥም ብሎ ቆሞ ይለምናሉ። ቆሞ ይለምናሉ እሺ እንቀበላለን ቁጭ በሉ እንወያይ ይባላሉ። ከዛ ወንዱ የላካቸው ሽማግሌዎች ቁጭ ብለው ከልጅቷ አባት እናት ጋር ሆነው ወይም ሌሎች ቤተሰቦችም ሊኖሩ ይችላሉ የስጋ ዘመዶች ቁጭ ብሎ ይወያያሉ። ያን ጊዜ ሴቷ ጓዳ ቁጭ ብላ ትሰማለች ስለሚወራው ነገር። እና ቁጭ ብሎ ይወያያሉ ልጁ ምንድነው የሚሰራው ተብሎ ይጠየቃል? ልጁ ልጅቷን በምንድነው የሚያስተዳድራት ተብሎ ይጠየቃል? እኛ ልጄን ብንሰጣችሁ ልጁ ምንድነው የሚሰራው በምንድነው የሚያስተዳድራት ብለው ይጠይቃሉ? ይህ ሁሉ መልስ ይሰጥበታል። የማስተዳደር አቅም አለ ወይ ይባላል? ይህ ሁሉ መልስ ይሰጥበታል። የልጅቷ ቤተሰቦች ብዙ ጥያቄ ይጠይቃለሁ። ከዛ ባሏ ወይም ወንዱ የላካቸው ሽማግሌዎች ደግሞ የልጁን ባህሪ የልጁን እድሜ የልጁ ያለውን ገንዘብ ወይም የሚያስተዳድርበትን መንገድ ሰራተኛ ነው ወይስ አይደለም የሚለውን የስራውን አይነት ሁላ በደንብ ግልጽ አድርገው ያብራራሉ። ያብራራሉ ከዛ በኋላ ምንድነው የሚሆነው? ቀጠሮ ይሰጣሉ። እናስብበትና የሽማግሌዎቹን መልስ ከሰሙ በኋላ የልጅቷ አባቶች ወይም የልጅቷ ቤተሰብ እናስብበትና ሌላ ጊዜ እናሳውቃቸዋለን ብለው ቀጠሮ ይይዛሉ። ከዛ ሽማግሌዎችን ይሸኛሉ ወደመጡበት ሀገር። ከዛ ቀጠሮ ይያዛሉ ድጋሚ በቀጠሮ ደግሞ ተመልሰው ይሄዳሉ እነዚህ ሽማግሌዎች ሄደው። ጥያቄያቸውን ተቀብለናል ልጃችንን ሰጥተናል ብለው ያሳውቋቸዋል። ያን ጊዜ ደስታ ፌሽታ ሆኖ ውይይት እና አንዳንድ መርሃ ግብራት ይከናወናሉ። ከዛ በኋላ ደግሞ ልጅዋ ልጅ ወንዱና ሴት ወይም ደግሞ ባልና ሚስት ሰርጋቸው መቼ እንዲሆን ወስነው ለቤተሰቦቻቸው ያሳውቃሉ። ሁለቱ ተስማምተው ወንዱ ከሴቱ ጋር ተወያይተው ሰርጋችን በዚህ ቀን ቢሆን ጥሩ ነው ብለው ለቤተሰብ ያሳውቃሉ። ቤተሰብ ደግሞ ያን ጥያቄ ይቀበልና። ለተቆረጠለት ቀን ሰርግ ዝግጅት ያደርጋሉ ሰርጉ ዝግጅት ደግሞ በሬ ይገዛሉ። በጣም ብዙ ብዙ ስራና ብዙ ወጪ አለው ያንን ያከናውናሉ። ከዛ በኋላ እለቱ ስደርስ ሰርጉ ይከናወናል። ከዛ ወንዱ ሴቷን ይዞ ወደ ቤቱ ይገባል ማለት ነው። ከዛ በኋላ ወንዱ ሴቷን ይዞ ይገባል ከዛ አብሮ መኖር ይጀምራሉ ትዳር በዚህ መንገድ። ወይም ሰርግ ይከናወናል ማለት ነው።

የድምጽ መልእክት እልካለሁኝ። የድምጽ መልእክት የምልከው በተለያየ ምክንያት እና በተለያየ መተግበሪያ ነው። ለምሳሌ እንደ ሰራተኛ የራሳችን የዛ ተቋም መወያያ የቴሌግራም መተግበር አለ ዘመተግበር ለይ ግሩፕ ይፈጠራል ከዛ በኋላ ሰራተኞች የሚሰማቸውን ስሜት ሀሳብም ካላቸው፣ ጥያቄም ካላቸው፣ እዘላይ እንዲያስቀምጡ ይፈቀዳል ያን ጊዜ እኔም መልእክትን በድምጽ እልካለሁኝ። በድምጽ መላክ ደግሞ ጥቅሙ ምንድነው ጊዜ ይቆጥባል ስንጽፍ ጊዜ ይፈጅብናል። በተለይ አማርኛ ቋንቋ ለመጻፍ ብዙ ጊዜ፣ ብዙ ደቂቃ ይፈጃል ለዛ የድምጿን ምልክት ስንነከቼ የራሴን መልእክት አስተላልፋለሁ ማለት ነው። እና ድምጽ የድምጽ መልእክት እልካለሁኝ። በቴሌግራም መተግበር እልካለሁ፣ በፌስቡክ መተግበርያ እልካለው በኤሞ መተግበር ያልካለው፣ በዋትሳብ መተግበር ያልካለው በብዙ አይነት መተግበሪያ የድምጽ መልእክት እልካለሁ። የድምጽ መልእክት የምልከው ደግሞ ጉዳዩ አንገብጋቢ ሆኖ ሲገኝ ነው። ማለት ብዙ ጊዜ ጉዳይ አንገብጋበህ ሲሆንና፣ ብዙ ጽሁፍ ላለመጻፍ በድምጽ እናስተላልፋለን። ያ ማለት ለምሳሌ አንዳንድ መልእክቶች ለመጻፍ የማይመቸው አሉ። ያን ጊዜ ምን አደርጋለሁኝ፣ የድምጹን መልእክት እጠቀማለሁ ማለት ነው። ሰው ደግሞ ብዙ ጽሁፍ ከሚያነብ መልእክቱ እንደው በቀላሉ ይገባዋል! የድምጽ መልእክት በደንብ ግልጽ ይሆንለታል ማለት ነው። ግዜም ይቆጥባል ከዛ አንፃር የድምጽ መልእክት አስተላልፋለሁኝ፣ የድምጽ መልእክት እልካለሁ። የድምጽ መልእክት የምልከው ለተለያየ ሰው ነው። ለምሳሌ ለሚስቴ ልልክ እችላለሁ፣ ለቤተሰቦቼ ልልክ እችላለሁ፣ ለጓደኛዬ ልልክ እችላለሁ፣ ለስራ ባልደረቦቼ ልልክ እችላለሁ፣ ለስራ ቦታ ለቃይ ልልክ እችላለሁ፣ ለብዙ አይነት ሰው ልካለሁኝ እንደየ አስፈላጊነቱ ማለት ነው። እንደየ አስፈላጊነቱ የድምጽ መልእክት እልካለሁኝ፣ የመልካው የድምጽ መልእክት ደግሞ ግልጽና ጥርት ያለ ነው። በጣም ከተንዛዛ ሙሉውን፣ ደቂቃውን ላይሰሙት ይችላሉ ያን ጊዜ ሀሳቤን አይረዱኝም። ስለዚህ ምን እንደማደርገው ሀሳቤን አጠራ አጠራ አድርጌ ለሚመለከተው አካል ብቻ መላክ ነው። ስለዚህ የድምጽ መልእክት እልካለሁኝ፣ የምልከውን ለተለያየ ሰው ነው። እንደየአስፈላጊነት ለተለያየ ሰው ልካለሁ። ከዛ አንፃር የድምጽ መልእክት እጠቀማለሁ፣ ግን የምልከ ድምጽ መልእክት አጠር ያለ ሀሳብ የያዘ፣ ግልጽ የሆነ፣ ሀሳብ ነው የምልከው። ምክንያቱም ሙሉ ደቂቃ ሰው ላይሰማ ይችላል ሀሳቤን ላይረዳኝ ይችላል ስለዚህ ምን እንደማደርገው አጥር እለች እና የግልጽ የሆነ ድምጽ መዝግቤ እልካለሁኝ ማለት ነው። ድምጽ መልእክት ብዙ ጊዜ የምንጠቀመው በማብራዊ መድያ መተግበሪያ ነው። በማብራዊ የሚድያ መተግበሪያ የድምጽ መልእክት በብዛት እጠቀማለሁኝ፣ የምጠቀምባቸው መተግበሪያዎችም ቅድም የጠቀስኳቸው ናቸው። ስለዚህ የድምጽ መልእክት መልከብ፣ በጣም ብዙ የምጠቀመው ቴሌግራም ነው። ቴሌግራም በጣም ብዙ ጊዜ እጠቀማለሁ ረጅም ሰዓት እጠቀማለሁኝ፣ ብዙ ለመጠቀም ደግሞ፣ ምዙም ወጣ ወረድ የለውም ቀላል ነው። በትንሽ ኮኔክሽን ይሰራል ያን ሁሉ እንትን ለማለት የድምጽ መልእክት ለመጠቀም ደግሞ በጣም ቀላል ነው። በቴሌግራም ምክንያቱም፣ ቴሌግራም ላይ የመልእክት መጽሐፍ ያለች ከዛ ላይ ደግሞ የድምጽ ምልክታ ምልክታል እሷን ጫን አድርጌ፣ ለረጅም፣ ለመፈለገው ያህል ወይም ሜሴጁ እስከሚያስተላልፈው መልእክት ድረስ፣ መዘግብና፣ ቀጥታ ካለሁኝ የሚደርሰው ሰው ደግሞ እላው ላይ ተጭኖ ይከፍትና ይሰማል ማለት ነው። እና ሰዓት ይቆጥባል እድሜ ጽህፈት ምክንያቱም፣ በጽሁፍ ብናደርገው ወይ አራት ነጥብ፣ ወይ አንድ ነጥብ ወይ፣ ምንድነው ምልክቶችን ልንነሳ እንችላለን ያን ጊዜ ላይረዳን ይችላል። ያ ከሚሆን ግን፣ የድምጽ መልእክት በቀጥታ ብንልክ ሀሳባችንን እና የምንፈልገው ነገር ስለሚረዳኝ በቀጥታ የድምጽ መልእክት እልካለሁኝ ማለት ነው። እና የድምጽ መልእክት ብዙ ጊዜ ይጠቀማሉ በተለይ፣ በተለይ በቴሌግራም ብዙ ጊዜ

እህል መፍጨት አውቃለሁኝ ማለት እህል መፍጨት እችላለሁ ማለት ሳይሆን እህል መፍጨት አውቃለሁኝ። በእኛ ሀገር እህል የሚፈጨው በሁለት መንገድ ነው። የመጀመሪያው እህል የሚፈጨው በባህላዊ መንገድ ቤት ውስጥ ነው። ቤት ውስጥ እህል መፍጫ እሚባል ከድንጋይ የተሰራ የህል መፍጫ አለ። እና በባህላዊ መንገድ ነው እናቶች እዛ ላይ እያስቀመጡ አሉሉ እሚባል አለ በአሉሎ እየፈጩ እየፈጩ ወደሚፈልጉት ነገር ይቀይራሉ ማለት ነው። እና ይሄ ባህላዊ መንገድ ነው። በርግጥ አሁን አሁን በዚህ ዘመን እንኳን እየቀረ እየቀረ እየተረሳ ያለበት ሁኔታ ነው ያለው ባህላዊ ወፍጮ። እና የሚዘጋጁ ቤት ውስጥ ነው። ድንጋይ አለ ድንጋዩ ይጠራባል እና ጠፍጣፋ ይሆናል። ከዛ እዛ ላይ ነው እሚፈጨው እህል እሚቀመጠው ከዛ አሎሎ እሚባል አለ። አላው ላይ በማድረግ በማሸት እንዲፈጭ የሚያደርገው ማለት ነው። ያ አሎሎ እየለሰለሰ ይሄድና የራሱ የእጅ መያዣ አለው። እሱን ይዘን እላው ላይ ተጠርጎ የተዘጋጀው ድንጋይ ላይ እህሉን አስቀምጠን እያሸን እያሸን ወደ ምንፈልገው ነገር መፍጨትና መቀየር እንችላለን ይሄ የመጀመሪያውና ባህላዊው መንገድ ነው። ሁለተኛው ደግሞ ዘመናዊው በሚባል ደረጃ የተሰራው በመብራት የሚሰራው ወፍጮ ነው። እዛ ላይ እህል መፍጨት እችላለሁ ምንድነው? እንትኑ እሚሽከረከር ጠፈር እሚባል አለው። ልክ ሶኬቱ ተሰክቶ መብራቱ በርቶ ከዛ ይሽከረከራል ይጮሃል እዛ እሚሽከረከረው ላይ የሚፈጨው እና እሚዞረው ውስጡ አለ። ከዛ እላውላይ ጤፍም ከሆነ እንጨምራለን በቆሎም ይሁን ምንም በርበሬ ምንም ይሁን ማስፈጨት እምንፈልገውን ነገር እንጨምራለን። ከዛ እዛ ላይ ራሱ እየተሽከረከረ እየፈጨ እየፈጨ ከስር ደግሞ ዱቄቱ የሚወጣበት በር አለው። ዱቄቱ የሚወጣበት በር አለ እሱን እናደርጋለን ማለት ነው። ከዛ ዱቄቱን እየዛቀን ወይ እየሰበሰበን በማዳበሪያ እናደርጋለን ማለት ነው። ስለዚህ እህል የሚፈጭበት መንገድ ሁለት ነው። እህል እሚፈጭበት መንገድ በሁለት መንገድ ነው በባህላዊውም በዘመናዊውም መፍጨት ይቻላል ግን የሚፈጨው እህል አይነትም ወሳኝነት አለው። አንዳንዴ የምንፈጨው የእህል አይነት የወፍውን አይነት ሊወስን ይችላል። ለምሳሌ በርበሬ እምንፈጭ ከሆነ በበርበሬ መፍጫ ቦታ ጤፍ ልንፈጭ አንችልም። በበርበሬ መፍጫ ቦታ የራሱ የሆነ መፍጫ አለው በርበሬና ከበርበሬ ጋር እሚገናኙ ሽሮ ቅማቅማ የመሳሰሉትን ነው እምንፈጨው። በጤፍ ቦታ ደግሞ ከጤፍ ጋር በተገናኘ ለምግብነት የሚሆኑ ነገሮችን ነው እምንጨምረው እና ቦታዎች ይለያያሉ እንደየአይነቱ ማለት ነው። ጤፍ በቆሎ ስንዴ የመሳሰሉት በራሱ አንድ ወፍጮ አላቸው። በርበሬ ቅመማ ቅመም ሽሮ ምናምን የመሳሰሉት ደግሞ የራሳችው ቦታ አላቸው ማለት ነው። ስለዚህ እህል የምንፈጭበት የተለያየ አይነት ነው እንደየእህሉ አስፈላጊነት መፍጨት እንችላለን ማለት ነው። እና እህል መፍጨት አውቃለሁኝ በደንብ አውቃለሁ። ግን እንደየሁኔታው እንደየአካባቢው እንደ አለው የወፍጮ አይነት ይወሰናል። እና ሁለት አይነት ነው የ የወጥ ምግብ እሚፈጭበትና የ የእንጀራ ምግብ የሚፈጭበት ሁለተ አይነት ወፍጮ ነው ያለው። በዚህ በእኛ አካባቢ ማለት ነው። እና የእህል መፍጨት በደንብ አውቃለሁኝ። ያን ያህል እውቀት እሚጠይቅ አይደለም እህል መፍጨት በዘልማድ እሚታወቅ ነው። ለመፍጨት ያን ያህል እውቀትም ለምድም እሚጠይቅ አይደለም። ግን እንዴት እንደሚሰራ ግን ማወቅ ከጥፋት ስለሚያድን መፍጫ ጊዜ እንደሚሰራ በደንብ አውቃለሁኝ ማለት ነው። እና በሁለት በባህላዊም በዘመናዊም መንገድ እህል ይፈጫል። በሁለት አይነት እንደሚፈጭ በደንብ አውቃለሁኝ በርግጥ እውነት ለመናገር ፈጭቼ አላውቅም ግን እንዴት እንደሚሰራና እንዴት እንደሚፈጭ በደንብ አውቃለሁ

ሲዘንብ የማደርገው ነገር ብዙ ነው። ማለት በተለይ በልጅነቴ ሲዘንብ የማደርገው ወደሚዘንብበት ራቆቴን ወጥቼ እጫውታለሁ። በልጅነቴ በተለይ የሶስት አመት እና አራት አመት ህፃን እያለሁ ዝናብ ሲዘንብ በተለምዶ ወይም በዘልማድ ዝናብ ያሳድጋል ይባላል። እና ወጥቼ እጫወታለሁ። በጭቃ በዝናብ ምናምን እጫወታለሁ። እና ይሄ በልጅነቴ የማደርገው የነበረ ክንውን ነው። ከሰፈር ልጆች ጋር ከጓደኞቼ ጋር እንገናኝና ዝናብ ሲዘንብ መሮጥ መጫወት በቃ በስበሰን ነው ወደ ቤት የምንገባው። እና በልጅነቴ ዝናብ ሲዘንብ ወደ ዝናቡ ሄጄ እዛው በጭቃና በዝናብ እጫወት ነበር። ይሄ ልጅነት ታሪክ ነው። ከዛ እያደገን ስንመጣ እያደገን ስንመጣ ደግሞ እራቁታችንን መሆን እያፈርን እያፈርን እያፈረን መጣን። ከዛ በኋላ አታዩንም ማለት ነው። ከዛ በኋላ አታዩንም። ከዛ በኋላ ዝናብ ሲዘንብም ወደ ውጭ እንድንውጣ አይፈቀድልንም። እንድንወጣ አይፈቀድልንም። ከዛ በኋላ ምንድነው አሁን ላይ ትልቅ ከሆንኩኝ በኋላ ምንድነው የማደርገው ዝናብ ሲዘንብ ጃንጥላ ነው የሚይዘው። ጃንጥላ እይዛለሁኝ፤ ወይም ደግሞ የሆነ ቦታ እጠላለሁ። ለምሳሌ ቢሮ ከሆንኩኝ ዝናብ እስከሚያባራ ቢሮ እሆናለሁ። ቤት ከሆንኩኝ ደግሞ ዝናብ እስከሚያባራ ቤት እሆናለሁኝ። እና እጠላለሁ ዝናብ ሲዘንብ። ሌላ ደግሞ የማደርገው አንድ ነገር ዝናብ ሲዘንብ ምንድነው የዝናብ ውሃ አጠራቀማለሁ። ምክንያቱም እኛ አካባቢ ዝናብ በጣም ስለሚዘንብ ውሃ የለም። በቧንቧ የሚመጣ ውሃ የለም። ስለዚህ የዝናብ ውሃ አጠራቅመን በሱ ነው ልብስ የምናጥበው። እና ዝናብ ሲዘንብ ሮቶ አዘጋጃለሁ፤ የውሃ ማጠራቀሚያ ታንከር አዘጋጃለሁ። ከዛ እሱን እዛ አሸንዳ ላይ አሸንዳ ይባላል ዝናብ ሲዘንብ የሚወርድበት ቱቦ አሸንዳ ነው የሚባለው። እና አሸንዳ ስር ሮቶ ደቅናለሁ። ከዛ ያሮቶ እየሞላ እየሞላ እየሞላ ሲሄድ ሌላ መቀነሻ አዘጋጃለሁ። በሌላ እቃም እሞላለሁኝ። እንደዛ አድርግና ራሴን ከውሃ ወጪ ቆጥባለሁ ማለት ነው። እና የዝናብ ሲዘንብ የማደርገው የመጀመሪያው ከዝናብ መጠለልና ሁለተኛው ደግሞ የውሃ ማጠራቀም በሮቶ ውሃ ማጠራቀም ቀጣዩ ስራ ነው ዝናብ ሲዘንብ የማደርገው ማለት ነው። ሌላኛው ደግሞ ዝናብ ሲዘንብ ቤታችን ስለሚያንሸራትት በደንብ እወለውላለሁ፤ አጸዳለሁ። እና የበጋ የበጋ ወቅት ደግሞ ደስ የሚል ወቅት ነው። ዝናብ በደንብ ባይኖርም ግን አልፎ አልፎ ስለዘንብ በክረምት ግን ዝናብ በጣም ይዘንባል። በጣም ጭቃ ነው፤ በጣም ደመና ነው፤ በጣም ብርድ ነው፤ በጣም አስቸጋሪ ነው በከረምት። ግን ያው ዝናብ ሲዘንብ መጠለል ቤት ከሆንኩኝ ደግሞ በሮቶ በሳፋ ገዝቼ አስቀምጣለሁኝ። ከዛ ያን ውሃ ሲጠፋ እንጠቀማለን ማለት ነው። ስለዚህ ዝናብ ሲዘንብ የማደርጋቸው ነገሮች እነዚህ ናቸው። አንዳንድ ደግሞ ጃንጥላ ይዤ እሄዳለሁ። ዝናብ ዘንብ ጃንጥላ እይዝና በዝናቡ እሄዳለሁ። ጃንጥላ ይከላከልልኛል ማለት ነው። ስለዚህ ዝናብ ሲዘንብ የማደርጋቸው ነገሮች እነዚህ ናቸው። ሌላኛው ደግሞ ዝናብ ሲዘንብ የማደርገው ቤቴን በደንብ መቆለፍ መብራት አጠፋለሁ ቆጣሪ አጠፋለሁኝ። ብዙ ጊዜ ዝናብ ስዘንብ በእኛ አካባቢ ቆጣሪ ይፈነዳል። ለዛ መብረቅ ስለሚመታው ቅጣሪ ይፈነዳል። ለዛ ምንድነው የማደርገው በዚህ በዝናብ በሚዘንበት ወቅት መብራት እነቅላለሁኝ፣ መብራት አጠፋፋለሁ፣ ቴሌቪዥን አጠፋፋለሁ፣ ከዛ ራሴን ዝግጁ አድርጌ እቀመጣለሁ። እና መብራት ሲጠፋ የማደርጋቸው ነገሮች ዝናብ ሲዘንብ የማደርጋቸው ነገሮች እነዚህ ናቸው። ዝናብ ሲዘንብ መብራት ይቃጠላል፣ መብራት ይፈነዳል፣ ቆጣሪ ይፈነዳል። በጣም ብዙ ችግሮች ይፈጠራል ዝናብ ሲዘንብ ከመብራት ጋር በተያያዘ ያኔ ቆጣሪ አጠፋና ዝናብ እስከሚያባራ ቆጣሪ አጥፍቼ እቀመጣለሁ፤ ቆጣሪ አጥፍቼ እጠብቃለሁ ማለት ነው። ዝናብ ሲዘንብ የማደርጋቸው ነገሮች እነዚህንና እነዚህን ይመስላሉ። መብራት

ስራ ቦታዬ ከቤቴ ብዙ አይርቅም። ከምኖርበት ቤት ብዙ የሚርቅ አይደለም። በእርግጥ የመኪና አገልግሎት አለ። የድርጅቱ የራሱ መኪና አለው። የምንወጣበት ሰዓት አለ የምንገባበት ሰዓት አለ። ለምሳሌ እኔ የምሰራበት ድርጅት ከቤቴ ብዙ የሚርቅ አይደለም። ግን ጠዋት መግቢያ ሰዓት አለ። ለምሳ ማውጫ ሰዓት አለ። ከምሳ በኋላ መግቢያ ሰዓት አለ። ከሰአት በኋላ ደግሞ መውጫ ሰዓት አለው። እኛ በእንደዚህ አገልግሎት ውስጥ መኪና ይመደባል። መኪና ይመድቡልኛል መኪና ደግሞ የሚቆምበት ቦታ አለ። ዝም ብሎ በየቤታችን አይዞርም። የሚቆምበት የራሱን ቦታ አለ። እና ጠዋት ሁለት ሰዓት ተኩል ወደ ወደ ስራ ቦታ ምገባበት ነው። ጠዋት ሁለት ሰዓት ተኩል ወደ ስራ ቦታ እገባለሁ። ስድስት ሰዓት ተኩል ከስራ ቦታ ወደ ቤት ለምሳ እገባለሁኝ። ስድስት ሰዓት ተኩል ከስራ ቦታ በራሱ መኪና ወደ ቤት እገባለሁኝ። ለምሳ ምሳ በልቼ ለአንድ ሰዓት አረፍእልና ከአንድ ሰዓት በኋላ ሰባት ተኩል ላይ ተመልሼ ወደ ስራ ቦታ እገባለሁኝ። ወደእዛ ስገባ ደግሞ መኪና የሚቆምበት ቦታ ድርጅቱ የራሱ የሆነ መኪና አለው የሰራተኛ ማመላለሻ እዛ ቦታ ህጄ ተሳፍሬ ወደ ስራ ቦታ እሄዳለሁኝ ማለት ነው። ከዛ አስራ አንድ ሰዓት ተኩል ደግሞ ከሰአት በኋላ አስራ አንድ ሰዓት ተኩል የስራ ሰዓት መውጫ ነው። እና ያን ጊዜ ደግሞ መኪና እዛው ስራ ቦታ ይመጣል ወደ ቤት ይመልሰኛል ማለት ነው። እና ቤቴ ከስራ ቦታ ብዙ አይርቅም በእግር እንኳን መሄድ እችላለሁኝ። ግን የቦታው አቀማመጥ ትንሽ ያስቸግራል። ተራራማ ነገር ነው። ወደ ቤት ስመለስ ተራራ ነው። ወደ ስራ ቦታ ሲሄድ ደግሞ ቁልቁለት ነው እና ትንሽ መንገዱ ዳገታማ ስለሆነ ያደክማል። እንጂ የከቤት ብዙ አይርቅም በቀላሉ በእግርም መሄድ እችላለሁኝ። መንገዷ አመቼ አለመሆኑ አስፋልት አለመኖሩ ነው። የስራውን ወይም በእግር የመሄዱት ሁኔታ ከባድ የሚያደርገው እንጂ ከቤቴ የስራ ቦታዬ ብዙ የሚርቅ አይደለም። ግን ብዙ የሚርቅ መስሎ የሚሰማኝ በጣም ሲደክመኝ። በተለይ በበጋ ወቅት ፀሀይ በጣም ሲበረታ ፀሀይ በጣም ሲወጣ በጣም ይደክመኛል። ለዛ በእግር መሄድ አይታሰብም በእግር መሄድ ድካም ድካም ስሜት ይሰማኛል። በጣም ያደክመኛል በቃ አይርበኝም የፀሀይ ሁኔታ ያስጨንቀኛል። ለዛ ብዙ ጊዜ የማሳልፈው እዛው ቢሮ ውስጥ ነው። ቢሮ ውስጥ አሳልፍና ትንሽ ፀሀዩ ቀዝቀዝ ሲል ወደ ቤት እገባለሁኝ ማለት ነው። እና ብዙ የሚርቅ ሆኖ ሳይሆን ግን የየአየር ንብረቱ በራሱ ትንሽ ያስቸግራል። ለምሳሌ በምሳ ሰዓት መኪና ቢያመልጠኝ እንኳን በእግር መመለስ እችላለሁ ምሳ በልቼ መመለስ እችላለሁ። ግን ምሳ በልቼ ለመመለስ ደግሞ ፀሃዩ ከባድ ነው። ሙቀት አለ በዛ ላይ አድካሚ ስለሚሆን መኪና ካመለጠኝ እዛው ቢሮ አሳልፋለሁኝ። መንገዱ ቅርብ ቢሆንም ፀሀዩ ያስቸግራል። የምኖርበት የምሰራበት አካባቢ በረሃማ አካባቢ ስለሆነ በተለይ ዝናብ ከሌለ በእግር መሄድ ወይም በእግር መጓዝ በጣም አስቸጋሪ ነው። ለዛ መኪና ካመለጠኝ እዛው ቢሮ አሳልፋለሁኝ። ጠዋት እንደው መኪና ካመለጠኝ ባጃጅ እጠቀምና ወደ ስራው እገባለሁኝ። እና መኪና አንዳንዴ ሰዓት ላላከብር እችላለሁኝ ለምሳሌ የመውጫ ሰዓት ሁለት ተኩል ሆኖ እኔ ሶስት ሰዓት ልወጣ እችላለሁ ያን ጊዜ መኪናው አይጠብቀኝም። መኪና ሌሎች ስራተኞችን ይዞ ይሄዳል እኔ በባጃጅ ተጠቅሜ ወደ ስራ ቦታ እገባለሁ ማለት ነው። ባጃጅ ደግሞ አገልግሎት አለ። ቦታውም ለባጃጅ የሚመች ነው። ስለዚህ መኪና ወይም የድርጅቱ መኪና ካመለጠኝ በባጃጅ ተጠቅሜ ወደ ስራ ቦታ መሄድ እችላለሁ። እና የስራ ቦታ ብዙ የሚርቅ አይደለም በባጃጅ አስር ብር ነው። በመኪና ደግሞ በነፃ ነው የድርጅቱ የራሱ የሆነ መኪና ስላለው በነፃ ነው የሚያደርሰን መኪና ካመለጠን ወይም የድርጅት መኪና ካመለጠን በባጃጅ ወደ ስራ ቦታ መሄድ እችላለሁኝ ብዙ ሩቅ አይደለም። ስለዚህ የቤቴ ከስራ ቦታ ብዙ አይርቅም በጣም ቅርብ ነው

አዎ ጥራት ያለው ስራ እቀርባለሁኝ። እኔ የምሰራቸው ስራዎች በጥራት ነው የምሰራቸው። ማንም ሰው እንዲወቅሰኝ አልፈልግም። ስለዚህ በምሰራበት ቦታ ስራዎችን በጥራት ነው የማቀርበው የተሰጠኝን ስራ ሀላፊነት በአግባቡ እወጣለሁኝ። አንዳንዴ ደግሞ የርቀት ስራዎችን። በበይነ መረብ በመጠቀም የርቀት ስራዎችን እሰራለሁኝ። እነዛንም በሃላፊነት ስሜት እና በጥራት ነው የምሰራቸው። በሃላፊነት ስሜት ስለሚከፈለኝ ብቻም ሳይሆን ሀላፊነት ስለሚሰማኝ። ሀላፊነት ወስጄ በጥራት ነው የምሰራው። በየትኛውም ዘርፍ። ለምሳሌ ለአንዳንድ ድርጅቶች። ብራንድ እሰራላችኋለሁ። ለአንዳንድ ፊልሞች ደግሞ ቪዲዮ ኤዲቲንግ እሰራላችኋለሁ። ለአንዳንድ ድርጅቶች ደግሞ ዌብሳይት አበለጽግላቸኋለሁ። እና ለደንበኞቼ በጥራት ነው ስራዬን ሰርቼ የማስረክባቸው። ስለከፈሉኝ ብቻ ሳይሆን ሀላፊነትም ስላለብኝ። እንዲሁም ተቀጥሬ በምሰራበት ቦታ። ስራዎችን በጥራት ነው የምሰራው። ምክንያቱም በስራዬ መወቀስ አልፈልገም ሰው የሚከበረው በስራው በሚሰራው ስራ ነው። ሰው የሚከበረው በሚያከናውነው ተግባር ነው። እና ሌላ ቦታም እንደ ልምድ። እንዲሆነኝ ስራዬን አክብሬ ነው የምሰራው። ስራዬን በጥንቃቄ ነው የምሰራው። ስራዬን በጥራት ነው የምሰራው። እና ብዙ ጊዜ የምሰራቸውን ስራዎች በተለይ ለድርጅቶች የምሰራቸው ስራዎች እኔ የኮምፒተር ሳይንስ ባለሙያ ስለሆንኩኝ። ድርጅቶች ብዙ ስራ እሰራለሁኘ። ድርጅቶች ይጠይቁኛል ብዙ ስራ እንድሰራ። ቅድም እንደጠቀስኩት። ብራንድ እንድሰራላቸው ግራፊክ ዲዛይን እንድሰራላቸው ይጠይቁኛል። ቪዲዮ ኤዲት እንዳረግላቸው ይጠይቁኛል። እና እነዚህን ስራዎች ተቀብዬ። ሰነድ ላይ ተፈራርሜ በሰአቱ በጥራት ነው የምሰራው። እና ስራዬን ደግሞ ስሰራ የመጀመሪያው ነገር። ልብ ብዬ የማየውና ትኩረት የማደርገው ጥራት ላይ ነው። ምክንያቱም ለአንድ ድርጅት ያንን ስራ ካበላሸው ሌላ ድርጅት ሊቀጥረኝ አይችልም። ሌላ ድርጅት ሊያናግረኝ አይችልም። ስለዚህ ከዛ ለሌላ ሰው ከተሰራው ጥራት አንፃር አይቶ ነው ሌላ ድርጅት የሚያናግረኝና የሚከፍለኝ። ይሄንን ደግሞ በደንብ ስለማውቅ አንዱ የገበያም መመሪያዬ ስለሆነ። ድርጅቱ እንደሚገባው እንደሚያስፈልገው መጠን በከፈለኝ ልክ ስራዬን በጥራትና በታታሪነት እሰራለሁኝ። ማለት ጥራት ያለው ስራ ነው የማቀርብላቸው። ለውድድርም ስቀርብ ለ ለተለያዩ ድርጅቶች ለውድድር ስቀርብ ጥራት ያለው ስራ አዘጋጅቼ ነው የማቀርብላቸው። ያ ንድፍ ሀሳብ አይተው ሀሳቡን ተቀብለው ጥራት አለው ወይስ የለም የሚለውን አይተው። ከማጽደቃቸው በፊት ለእያንዳንዱ ድርጅት የራሴን ንድፍ ሀሳብ አቀርባለሁ። ያ ንድፍ ሀሳብ ታይቶ ይጸድቃል ማለት ነው። እና በዛ ንድፍ ሀሳብ ውስጥ የማቀርባቸው ስራዎች ጥርት ያሉና ግልጽ የሆኑ ናቸው። እና ጥርት ያለ ስራ ማቅረብ እችላለሁኝ። ምክንያቱም ብዙ ልምድ አዳብሬያለሁ በዚህ ስራ። ይሄ ሶፍትዌር ማበልፀግ ግራፊክ ዲዛይን መስራት ቋንቋ መተርጎም የሰው ሰራሽ አስተውሎት። የሰው ሰራሽ አስተውሎት ስራ መስራት። ላይ ብዙ ጊዜ ስላ ስላቆየሁበት እና ብዙ ጊዜ ስላባከንኩበት። በዛ ላይ በራሴ አቅም እተማመናለሁ። የማቀርበውም የስራ አይነት ጥርት ያለና ደንበኞቼን የሚያረካ ስራ ነው። የምሰራው እና ጥራት ያለው ስራ በደንብ አቀርባለሁኝ። ብዙ ደንበኞች አሉኝ። የተለያዩ ድርጅቶች አሉ ከእኔ ጋር የሚሰሩ። እና በሰራሁት ስራ መጠን የሚከፍሉኝ ብዙ ድርጅቶች አሉ። ከዛ አንፃር ይሄ ብዙ ደንበኛ እንዲኖረኝ ያደረገኝ ደግሞ ጥራት ያለው ስራ በመስራቴ ነው። ጥራት ያለው ስራ ስለምሰራ ብዙ ድርጅቶች ያናግሩኛል ብዙ ተቋማት ይሄ ስራ እንድሰራላቸው ይናገሩኛል። ለዛ ደግሞ ምክንያቱ ስራዬን በአግባቡና በጥራት መስራቴ ነው። እና ጥራት ያለው ስራ ማቅረብ እችላለሁኝ ልምድ አለኝ በዚህ ዙሪያ። ብዙ ስራዎችን ስላሳለፍኩኝ ብዙ ጊዜ ስለቆየሁበት በዚህ ስራ። ጥራት ያለው ስራ ማቅረብ እና ጥራት ያለው ስራ ማስረከብ ለደንበኞቼ መስጠት እችላለሁ

ለበጎ አድራጎት ሰርቼ አውቃለሁኝ በጎ አድራጎት ማለት በጎ አገልግሎት የተቸገሩትን መርዳት። የተቸገሩትን መርዳት በገንዘብ ብቻ ሳይሆን በሀሳብ በጉልበት በተለያየ አገልግሎት መደገፍ ነው። እነሱን እና የዚህ አይነት አገልግሎት ሰርቼ አውቃለሁኝ። ይሄን የጀመርኩት መቼ ነው? የመጀመሪያ ዲግሪዬን ስማር በጎንደር ዩኒቨርሲቲ እያለው የደካማ ተማሪዎች መረጃ ማዕከል የሚባል አለ። ለትምህርት ወጪ ማውጣት የማይችሉ ተማሪዎች እና መንቀሳቀስ የማይችሉ ተማሪዎችን ድጋፍ ማድረግ የመማሪያ ቁሳቁስ ማሟላት። እና ለሴት ተማሪዎች እንደው ድጋፍ ማድረግ ይሄ ይሄ ነው ሀላፊነቱ የነበረው የዚህ ተቋም እና እዛው ጎንደር ዩኒቨርሲቲ ውስጥ የተቋቋመ። የ የወላጅ የሌላቸውን ህፃናት የሚረዳም ጭምር ነበረ። እና እዛ አባል ሆኜ ለሶስት አመት አገልግያለሁ። እዛ ሳገለግል ለችግረኞች የትምህርት ወጪ ማውጣት ለማይችሉ የመማሪያ የመጻፍ መግዛት ለማይችሉ ተማሪዎች የራሴን አስተዋጽኦ በማድረግ መማሪያ መጻፍ እንዲኖራቸው። የተሻለ እውቀት ኖሯቸው ግን እንደዚህ አይነት ነገር እንዳይቸገሩ እስኪብሪቶ መግዛት ወረቀት መግዛት ደብተር መግዛት የተለያዩ መማሪያ ቁሳቁሶችን በመግዛት ተሳትፌ አውቃለሁ። አንዱ የበጎ አድራጎት ስራ ደግሞ ይሄ ነው የተቸገሩትን መርዳት ስለሆነ ማለት ነው። እና እዛ እያለው ምንድነው ስናደርግ የነበረው ከጓደኞቼ ጋር ብዙ ተማሪዎች የራሳቸው ኮፒውተር አላቸው የራሳቸው ማንበቢያ ደብተር ማስታወሻ ደብተር አላቸው። አንዳንድ ተማሪ ደግሞ ምንም የሌላቸው አሉ በጣም የሚያሳዝኑ ትምህርታቸውን እስከማቋረጥ የሚደርሱ ተማሪዎች አሉ። እነሱ ደግሞ በቂ እውቀት አላቸው በቂ ግንዛቤ አላቸው ግን ትምህርታቸውን ለማቋረጥ የሚገደዱበት ምክንያት በዕጦት ነው በማጣት ምክንያት ነው። ያን ደግሞ ሰው ሊሸፍን የሚችል ነው። ለምሳሌ እስኪብርቶ አንድ ሰው ቢገዛ ደብተር ደግሞ ሌላ ሰው ቢገዛ ማስታወሻ ደግሞ እንዲሁ ሌላ ሰው ቢገዛ እነዛ ተማሪዎች ትምህርታቸውን አያቋርጡም። ለዛ ይሄንን ስለምናውቅ እዛ ድርጅት ውስጥ አባል ሆነን ተማሪዎችን በምንችለው እናግዝ ነበር። እኔ የማግዘው በገንዘቤ ነበር። በየወሩ ቋሚ የተቆራጭ ገንዘብ እያደረኩኝ ተማሪዎች የራሳቸውን ወጪ በራሳቸው እንዲሸፍኑ ይሄን ባለማግኘታቸው ወይ ገንዘብ በማጣታቸው እንዳይቸገሩ ትምህርታቸውን እንዳያቋርጡ አደርግ ነበረ። እና ይሄ በጎ አድራጎት አንዱ ይሄ ነው። ሌላኛው ደግሞ የመቄዶንያ የእናቶች እና የአረጋውያን መርጃ ማዕከል አለ በአዲስ አበባ። ያን መረጃ ማዕከል እኔ በአካል እዛው ሄጄ ባረዳም የራሳቸውን ገንዘብ መሰብሰቢያ መንገድ አላቸው። የባንክ አካውንት አላቸው። እዛ የባንክ አካውንት ላይ አቅሜ የፈቀደውን በመርዳት። በመቄዶንያ የአረጋውያን መርጃ ማዕከል ውስጥ የሚኖሩ ደካማ እናቶች ጧሪ ያጡ እናቶች ለመርዳት ችያለሁ ማለት ነው። ይሄም አንዱ ሌላኛው በጎ አድራጎት ስራ ነው። እና በእነዚህ ነገር የመሳሰሉ ልዩ ልዩ የበጎ አገልግሎት ስራዎች ላይ ተሳትፎ ያውቃለሁኝ። የበጎ አገልግሎት ተሳትፎ ማህበረሰብን መርዳት ማህበረሰብን ማገልገል በነፃ ማገልገል ስለሆነ ይሄ ተሳትፎ አባል መሆን ደግሞ በእግዚአብሔር ዘንድም በሰው ዘንድም በጎ በረከት በጎ ጸጋ ነው። እና ይሄን አገልግሎት ተሳትፌ አውቃለሁኝ። ሌላው ደግሞ በቤተክርስቲያን የተቸገሩ ሰዎችን ገንዘብ በመስጠት አቅም የፈቀደውን ያህል እየረዳኋቸው እገኛለሁኝ። እና ለበጎ አድራጎት ስራ ሰርቼ አውቃለሁኝ። ይሄንና ይመሳሰሉትን እና የተቸገረ ሰው ሳይ ልቤ ያዝናል ልቤ ይጎዳል። ከዛ አንፃር የተቸገሩ ሰዎችን አቅሜ የፈቀደውን ገንዘብ ካለኝ በገንዘብ ጉልበት ካለን በጉልበቴ የምችለውን ሁሉ ድጋፍ አድርጌ የበጎ ስራ ሰርቼ አውቃለሁኝ ማለት ነው። እና በጎነት ለራስህ ነው በጎነት ደግሞ ይከፍላል። እግዚአብሔር በጎዎች እንደው ድጋፍና ጤናቸውን ይሰጣል